ስብሰባ ይላል ስብሰባ ማለት የተለያዩ ጊዜ የተለያዩ ነገሮችን በማድረግ የምንሰባሰብበት ሲሆን ለምሳሌ እኛ ተማሪዎች የተለያዩ ጊዜ የተለያዩ ጊዜ ላይ እንሰበሰባለን ምሳሌ መማር መስተማር ችግር ሲኖር ሰብሰባ አድርገን ይሄን ችግር እንፈታለን ማለት ነው። ስለዚህ ይሄን ችግር ለመፍታት ብዙ ጊዜ ስብሰባ የተለያዩ አካላት ጋር እናደርጋለን ለምሳሌ ተማሪ ለተማሪ ተማሪ ከመመራን ጋር እና ሁሉም የግቤ የሚወክሉ ሰዎች ጋር ግን ስብሰባ እናደርጋለን ማለት ነው። ይሄ ስብሰባ ደግሞ ለዛ ችግር መፍትሄ ያመጣል ብለን እናስባለን ማለት ነው። ስለዚህ ብዙ ስብሰባዎች አሉ ለምሳሌ ሀገር አቀፍ ስብሰባዎች ክልል አቀፍ ስብሰባዎች እና የተለያዩ ስብሰባዎች አሉ ማለት ነው። እነዚህ ስብሰባዎች ብዙ ጊዜ የምናደርጋቸው የተለያዩ ችግሮች ሲያጋጥሙ ለዛ ችግር መፍቻ ነው የምናደርጋቸው። ለምሳሌ እርስ በእርስ ግጭት ሊሆን ይችላል አንድ አካባቢ ስለዛ እነዛን አካባቢውን ግጭትን ለመፍታት የተለያየ አካላት ተሰብስቦ ለዛ ግጭት መነሻ እና መፍትሄውን ይፈልጋሉ ማለት ነው። ስለዚህ የዚህ ግጭት መጀመሪያው ምንድነው? ከዛ መፍትሄውስ ምን ይሆን ተብሎ? ብዙ አካላት ጋር ስብሰባ እናደርጋለን ማለት ነው። ይሄ ስብሰባ የምናደርግበት ምክንያት ደግሞ የምናደርግበት ምክንያት ደግሞ የተለያዩ ችግሮችን በመፍታት ዘላቂ የሆነ ሰለም ለማምጣት ማለት ነው። ስለዚህ ይሄ ስብሰባ ዋና ሀሳቡ የሆነ ችግር ሲኖር ለዛ ችግር መፍቻ እንዲሆነን ነው ማለት ነው። ስለዚህ ሁሉም ሰው ተሰብስቦ ችግራቸውን እንዲፈቱ እመክራለሁ ማለት ነው። ሁል ጊዜ ስብሰባ ስናደርግ የተለያዩ ሀሳቦችን ሊነሱ ይችላሉ። ሀሳብን በሀሳብ በመቃወም ሰውን ሳይሆን ሀሳብ የሚገልጸውን ሰው ሳይሆን ሀሳብን በመቃወም ስብሰባ በሰላም እንዲጠናቀቅ ማድረግ ይቻላል ማለት ነው። ስለዚህ ስብሰባ ጊዜ የሚደረጉ አንደኛ ሰዓት የሰውን ደህንነት መጠበቅ ጸጥታ ማስከበር የስብሰባ አካሄድን አካሄድ ማለት አንዱ ሲናገር አንዱ ማዳመጥ ሌላኛው ብዙ አሉ። ስለዚህ ስብሰባ ጥሩ ነው።

ፕሮጀክት ይላል ፕሮጀክት ማለት የብዙ ነገሮች ጥርቅም ነው። ለምሳሌ አንድ ፕሮጀክት ስንል ለምሳሌ የህፃናትን የምንረዳበት ፕሮጀክት ሊሆን ይችላል። እዚህ ፕሮጀክት ላይ ብዙ አካላት ይሳተፋሉ። ለምሳሌ የውጭ ሰዎች ሊሆኑ ይችላሉ። እነዚህ ሰዎች በገንዘብ ድጋፍ ይሄን ፕሮጀክትን ያግዛሉ ማለት ነው። ሌላኛው ደግሞ እዛው ፕሮጀክት አካላት ፕሮጀክት ላይ ህፃናት አሉ። ትልልቆች አሉ ብዙን ያሳተፈ ሊሆን ይችላል። የአካል ጉዳተኞችን ሴቶችን ህፃናትን አረጋውያንን ሊያሳትፍ ይችላል ማለት ነው። ፕሮጀክቱ ስለዚህ ፕሮጀክት የራሷ የሆነ የታለመ አለት አላማ ይኖራል። ይሄን አላማ ደግሞ ግብ እንዲደርስ ብዙ ሰዎች አብዛኛው ጊዜ አብሮ ይሰራሉ ማለት ነው። ይሄ አላማ ግብ እንዲደርስ ስለዚህ ሁሉም ሰው። አላማ ቢኖረውና ፕሮጀክትን ቢያንኳኩ ለምሳሌ ማደግ ላይ ያለው አገራት ላይ የተለያዩ ፕሮጀክቶች ለምሳሌ የውሃ ፕሮጀክቶች የውሃ ፕሮጀክት ስንል የመጠጥ ውሃ ፕሮጀክት ቢሆን ይመረጣል ማለት ነው። እዚህ ለሁሉም ዜጋ ንጹህ የሆነ ውሃ የመጣጥ ውሃ እንዲደርስ እናደርጋለን። ስለዚህ ይሄን ውሃ መጠጥ ወሃ ፕሮጀክት ሁሉም አካላት እንዲያገኙ ንጹ ወሃ እንዲያገኙ ማድረግ ወሃ የሌለበት አካባቢ።

ትምህርት ይላል ትምህርት ማለት ለሰው ልጅ አስፈላጊው ነገር ነው። ስለዚህ ትምህርት ሁሉም ሰው መማር አለበት። በአግባቡ መማር ማወቅ የተለያዩ ትምህርቶችን መማር በአንዴ ይቻላል ለምሳሌ ሁለት ዲግሪ በአንድ አመት። በተመሳሳይ ትምህርት ማግኘት እንችላለን ለምሳሌ በጎን ሂስትሪ የተማረ አካውንቲንግ መመር ይችላል። በጎን ፖለቲካል ሳይንስ የሚማር በጎን የተለያዩ መትማቲካል የሆኑ ወይም ፊዚክስ የሆኑ ካላትን መማር መማር ይችላል ማለት ነው። ስለዚህ ትምህርት ለሰው ልጅ ተቃሚ የሆነ ነገር ነው። ሁል ጊዜ ትምህርት መማር በጣም አስፈላጊ ነው። ትምህርት የእውቀት ለውጥን ያመጣል ስነ ምግበሪያባህሪ ለውጥን ያመጣል። ትምህርት መምህር ለሁሉም ጠቃሚ ነገር ሲሆን የባህሪ ለውጥ የባህሪ ለውጥ ደግሞ እንደ ሰው ልጅ ሁሉ አስፈላጊውና ዋናኛው ነገር ነው። ባህሪ ላውጥ ስንል ከድሮ የነበረውን ባህሪ በትምህርት መልኩ አሻሽሎ መማር ማግኘት ማለት ነው። ስለዚህ ሁሉም ሰው ይሄን እንደዚህ ቢሆን ትምህርት ጠቃሚ ነው እንላለን ማለት ነው። ስለዚህ ትምህርት ሁሉም ሰው መማርና ማወቅ አለበት ብዬ አስባለሁ እንደኔ

ግባ ይላል ግባ ማለት ቤት ግባ ይባላል። ግባ በመጀመሪያ በብዙ ቃል የምንጠቀመው የአማርኛ አካል ሲሆን በብዙ ቦታ ይገባል ማለት ነው። ስለዚህ ግባ ስንል ብዙ ቦታ ላይ ለምሳሌ ትምህርት ቤት ግባ ትምህርትህን ጀምር ሊሆን ይችላል። ቤት ግባ ስንል ለምሳሌ እንግዳ የሆኑ ሰዎችን ቤታችን ግቡ የተለያዩ ነገር አድርጉ ግቡ እንጫወት እናውራ እንላለን ማለት ነው። ለምሳሌ ሻይ ቤት እንግባ ተባብላን ጓደኞቻችን ጋር ሻይ ቤት ገብተን መጠቀም እንችላለን ማለት ነው። ገብተን ስለዚህ የተለያዩ ቦታ ግባ ግባ የሚለውን ቃል ተጠቅመን የተለያዩ ቦታ ላይ ተግባር ላይ እናውለዋለን። ስለዚህ ትምህርት ግባ ስንል ለምሳሌ አንድ ልጅ ትምህርት ቤት ግባ ካልነ አልጀመረም ትምህርት ጋር ነው ያልጀመረውን አደፋፍረን ማስገባት ማለት ነው። ሌላኛው ደግሞ የተለያዩ ግባ ስንል የተለያዩ ቦታ ሊሆን ይችላል። ለምሳሌ እውቀትን ለመሰነቅ የተለያዩ ትምህርቶችን ጀምር እውቀቶችን ሸምት ግባ እንላለን። ግባ በዘርፈ ብዙ ጥቅም አለው ዘርፈ ብዙ ጥቅም ያለው ቃል ነው ማለት ነው

ታክሲ ይላል ታክሲ ማለት የተለያዩ መጓጓዣ ለሰው ሊሆን ይችላል። ለአካል ሊሆን ይችላል የተለያዩ ጊዜ መጓጓዣ የምናደርገው ማለት ነው። ብር ከፍለን ቦታ ለቦታ የምንቀሳቀሰው ስራ ሊሆን ይችላል፣ ትምህርት ቤት ሊሆን፣ ይችላል የሚያደርሰን ማለት ነው። ታክሲ ስንል ታክሲ ስንል የተሽከርካሪ ዘርፍ ሆኖ የተለያዩ ሙያዎች ላይ ያሉ ወጣቶች ተደራጅተውም ሊሆን ይችላል፣ በግልም የሚሰሩት የስራ ዘርፍ ሲሆን፣ ይሄ ስራ ደግሞ የተለያዩ ስራዎችን ይሰራል፣ ለምሳሌ ህፃናትን ወደ ትምህርት ቤት ያደርሳል ትልልቅ ሰዎችን ከቦታ ቦታ ገበያ የሚሄድውን ወደ ገበያ ስራ የሚሄደውን ወደ ስራ ቦታ እና የተለያዩ ቦታዎችን ለመስራት ያገለግላል ማለት ነው ለምሳሌ ከተማ አካባቢ ስራ ይሰራሉ። እነዚህ ከተማ ላይ በጣም በሰፊው ታክሲዎች አሉ። እነዚህ ታክሲዎች ቦታ ቦታ ተንቀሳቅሰው ይሰራሉ ማለት ነው። ስለዚህ እነዚህ ደግሞ የስራ መስክ ሆኖ ለብዙ ሺህ ወጣቶች ያገላግላል። ለምሳሌ ታክሲ እኛ ቤተሰብ ላይ የሚያወራው ቤት ለቤት ያደርሳል የተለያዩ ስራ ቦታዎች ላይ ያደርሰናል ማለት ነው

ስራ አስኪያጅ ይላል ስራ አስኪያጅ ማለት አንድ ድርጅት ላይ ሊሆን ይችላል አንድ የስራ ቦታ ላይ ሊሆን ይችላል ብዙ ቦታ ላይ ስራ በመስራት የሚታወቀው። የስራ አስኪያጅ ማለት ነው። ስራ አስኪያጅ ማለት ለምሳሌ ቀጥታ ወርዱን ስራና አስኪያጅ የሚል አለ ስራ ማለት የተለያዩ ሰዎች በማህበር ሆነ በግል የሚሰሩት ማለት ነው። አስኪያጅ ስንል ግን ሰው አለ አብሮ እዛ ስራ እንዲከናወን የሚያደርግ ማለት ነው። የዚህ ስራ አስኪያጅ ስራ አስኪያጅ ዋና አላማው ምንድነው? ስራ በአግባቡ እንዲሰራ መቆጣጠር ሊሆን ይችላል። ሰራተኞች በጊዜ እንዲገቡና እንዲወጡ ያደርጋል። የተለያዩ ስራዎችን ከበላቤታቸው ተቀብሎ አዳዲስ መማሪያዎችን ያወርዳል ይተገብራል ማለት ነው። ስለዚህ ብዙ ስራ ስኬጅ በብዙ ቦታ ለማየት እንችላለን። ለምሳሌ አንድ ማስሪያ ቤት ላይ ለምሳሌ ድርጅት ላይ ብናይ ለምሳሌ የስምንቱ ፋብሪካ ላይ ብናይ የስምንቱ ፋብሪካ ላይ የራሱ የሆነ ስራ ስኬጅ አለው ማለት ነው እዛ ስራ ስኬጅ ምን ያደርጋል? ስሚንቶች ወይም ግብአቶች እንዳይበላሹ ይቆጣጠራል። እዛ የሚሰሩባቸው እካዎች ማሳሪያዎች እንዳይሰረቁ ያደርጋል ማለት ነው። ስለዚህ ብዙ ስራ አስኪያጅ አሉ ማለት ነው

ሁለት ይላል ሁለት ማለት። ቁጥር ነው መቁጠሪያ ቁጥር ነው ምክንያቱም መቁጠሪያ ቁጥር ከዜሮ ይጀምራል ከዜሮ ጀምሮ መጨረሻ የለውም። ይሄ የሂሳብ ህግ ነው ስለዚህ መቁጠሪያ ቁጥር ከዜሮ ጀምሮ እስከመጨረሻ መድረሻ የለውም። ማለትም ስለዚህ ሁለት ከነዚህ መሃል አንዷ ናት ሙሉ ቁጥር ናት። ሁለት ለሁለት ስናካፍል አንድ አንድ ይደርሳል ማለት ነው። ስለዚህ ከሁለት ጋር የሚከፋሉ ቁጥሮች ሙሉ ቁጥር ከሚባሉት አንደኛዋ ሁለት ናት ማለት ነው። ስለዚህ ሁለት ብዙ ጊዜ ሁለትን እወዳለሁ። የት በተለያዩ ምክንያት ምክንያቱም ሙሉ ቁጥር ነች ለምሳሌ ሁለት ሲደመር ሁለት አራት ይሰጣል አራት ለሁለት ስናካፍል ሁለት ሁለት ይሰጣል ማለት ነው። ስለዚህ ሁለት ከቁጥሮች ሁሉ ደስ የምትል ናት በተለያዩ ጊዜ ሁለት አሳይም አለው ማለት ነው። የተለያዩ መተግበሪያ ላይም ሁለትን መጀመሪያ ቁጥር አድርጌ እጠቃመጣለሁ ማለት ነው። ስለዚህ ሁለት በጣም ደስ የምትለኝ ቁጥር ናት በጣም እወዳታለሁ። ከቁጥሮች ሁሉ ስለዚህ እቺ ቁጥር በጣም ነው ደስ የምትለኝ ደስ የምትል አንድ ሙሉ ቁጥር ስለሆነች ነው። አንድም ሙሉ ቁጥር መነሻዋ ከዜሮ ቀጥላ ስለሆነች በጣም ነው ደስ የምትለኝ

ድረገጽ ይላል ድረገጽ ማለት የተለያዩ ገጾች ሊሆን ይችላሉ ለምሳሌ ማህበራዊ ገጾች አሉ። ማህበራዊ ገጾች ከድረ ገጾች አንድ ናቸው። ለምሳሌ የኤክስ ገጽ ወይም ኤክስ ኤለን መስክ የኤክስ ገጽ አንዱ ድረ ገጽ አይነት ነው። ይሄ ላይ ደግሞ የተለያዩ ፖለቲካዊ የሆኑት ሃይማኖታዊ የሆኑ የተለያዩ የመዝናኛ የሆኑ ፕሮግራሞች ይለጥፉበታል ማለት ነው። ሌላኛው ደግሞ ፌስቡክ ገጽን ማየት እንችላለን። ፌስቡክ ገጽ ላይም እንደዚህ የሚያዝናኑ ነገሮች ትንንሽ ቪዲዮዎች አጭር አጭር ሰዓት ያሉ ቪዲዮዎች ምናምን ይለቀቃሉ። እና የተለያዩ ሰዎች የራሳቸውን ፎቶ እና የተለያዩ ነገሮችን ይለቁበታል። የተለያዩ መረጃዎችን እናገኛለን ማለት ነው። ከዛ ገጽ ላይ ሌላኛው ደግሞ ዩቲዩብ። ዩቲዩብ ደግሞ የተለያዩ መዝናኛዎቹ ሙዚቃዎቹን የተለያዩ ክሊፕ ቪዲዮዎችን እና አዳዲስ ዜናዎችን ትኩስ የሆኑ መረጃዎችን በሰአት እናገኛለን ለምሳሌ ስፖርታዊ የሆኑ መረጃዎችን በዩቲዩብ እናገኛለን ማለት ነው። ሌላኛው ደግሞ ድረ ገጽ ኢንስታግራም ነው። ኢንስታግራሙ እንደዚህ የተለያዩ አለሞች መዝናኛ የሆኑ አለም ላይ የሚለቀቁ ነገሮችን በአንዴ የምናገኘው ነው። ታዋቂ ሰዎች የሆኑትን ለምሳሌ ኳስ ታጨዋቾች ሊሆኑ ይችላሉ ዝነኛ የሆኑ ሙዚቀኞችን እና የተለያዩ ሰዎችን የምናገኝበት ገጽ ነው። እነዚህ ኢንስታግራም ቴሌግራም ገጽ እነዚህ ገጾች ለሰው ልጅ ለመኖር በጣም አስፈላጊ የሆኑ ናቸው። ስለዚህ እነዚህን ገጾች በጥሩ ሁኔታ መጠቀም የተለያዩ ትምህርቶችን ልናገኝባቸው እንችላለን። የተለያዩ የህይወት እውቀቶችን ልናገኝባቸው እንችላለን። ስለዚህ እነዚህን ገጾችን በጥሩ ሁኔታ መጠቀም የኛ ድርሻ ነው። ስለዚህ ሁሉም ሰው እነዚህ ገጾችን በጥሩ ሁኔታ ቢጠቀም አሪፍ ነው ብዬ አስባለሁ።

ቆንጆ ይላል። ቆንጆ የሚለው ቃል በብዙ ጊዜ አማርኛ ወርድ ላይ በብዙ ጊዜ እንጠቀመዋለን ማለት ነው አማርኛ ቃላት ላይ። ስለዚህ እነዚህ ቆንጆ የሚሉት ብዙ መገለጫ አለው። ለምሳሌ ቆንጆ ስራ ብንል ስራ በመልካም ተሰርቷል ጥሩ ሆነ በሁኔታ ተሰርቷል ስራው በጣም አሪፍ ነው አያያዙ አሪፍ ነው ምቹ ነው እንደማለት ነው። ሌላኛው ደግሞ ቆንጆ ለሴት ልጆች እንጠቀመዋለን። እሷ ቆንጆ ናት ካለ መልከ መልካም፣ ያማረች፣ የተዋበች እንደማለት ነው። ስለዚህ አብዛኛው ጊዜ እንደዚህ የምንጠቀመው ሴት ልጅን ውበት ለመግለጽ ነው የምንጠቀመው። ቆንጆ ስንል ሴት ልጆችን አብዛኛው ጊዜ ለመግለጽ እንጠቀምበታለን ማለት ነው። ስለዚህ ቆንጆ ውበት አለሽ፤ ቆንጆ ፀጉር አለሽ፤ ቆንጆ አይን አለሽ፤ ቆንጆ ጆሮ አለሽ እያልን የሴት ልጅ እያንዳንዱን አካላቷን ወይም ሰውነቷን ውበቷን እንገልጽላታለን ማለት ነው። ሌላኛው ደግሞ

የመጨረሻው ቀን ይላል ብዙ የመጨረሻ ቀንን የምናስታውስበት ሊኖር አጋጣሚ ሊኖር ይችላል። ለምሳሌ ትምህርት ቤት ጓደኞቻችንን ሳኔያ አካባቢ የመለያያ ቀን አለና የመጨረሻ ቀን። ዳግም እስተምንገናኝ ድረስ የሚነፍቁብን ይሄም መነፋፈቂያ ቀን ትሆናለች። ሌላው ደግሞ ቤተሰብ ጋር ስንለያይ የተለያዩ ስራ ቦታዎች በምንሄድበት ወቅት የመጨረሻ ቀን በመነፋፈቅ እናሳልፋለን ማለት ነው። ይሄ ይሄ መጨረሻ ቀን ተብሎ ሊገመት ሊታሰብ ይችላል። የመጨረሻ ቀን ሌላ ደግሞ ብዙ የመጨረሻ ቀኖች አሉ። ለምሳሌ ጓደኛ የፍቅር አጋር ጋር የምትለያይበት እቺ የመጨረሻው በጣም ክፉ ከምትባል። ከሰው ልጅ ከሚከብድ ነገር አንዱ ከሚወደው ሰው ጋር የመለያየት ነው። ስለዚህ ይሄ ቀን ደግሞ በጣም አንገብጋቢና በህይወታችን በጣም ጥቁር ቀን ተብሎ ሊከበር ይችላል። ሌላ ደግሞ የምንወደውን ሰው በምናጣበት ጊዜ ለምሳሌ በሞት ሊሆን ይችላል። በተለያዩ ምክንያቶች ካጠገባችን ልናጠው እንችላለን። ይሄ ጊዜ የመጨረሻ ቀን ተብሎ ይታሰባል ማለት ነው

ከሰአት ይላል ከሰአት ሰዓትን ነው እሚገልጸው ምክንያቱም ከሰአት ስንል ሰዓትን በሶስት እንከፍለዋለን ለምሳሌ ጥዋት ስንል ፀሀይ እስከምትወጣዋ እስከ አራት ሰዓት ያለውን ማለት ነው። ደሞ አጠር እንላለን ስድስት ሰዓት እስከ ፀሀይ በጣም እሚሞቅበትን ሰዓት። ከሰአት ደሞ ዘጠኝ ሰዓት እስከ አስራ ሁለት ሰዓት ያለውን ሰዓት ከፋፍለን ከሰአት እናን። ስለዚህ ከሰአት በጣም ደስ እሚል ቀን ነው በጣም ብዙ ጊዜ። ጓደኞቼ ጋ ለመዝናናት እምጣበት የተለያዩ መዝናኛ ቦታዎች እምሄድበት ነው። ምክንያቱም ከስራ መልስ ስለሆነ አብዛኛው ጊዜውን ጓደኞቼ ጋ በመዝናናት አሳልፋለሁ። ስለዚህ ደስ ብሎኝ ነው። ከሰአት ከሰአት እማሳልፍ ከሰአት አሁን ለምሳሌ ስፖርት እሰራለሁ። ቤተሰቦቼ ጋ እጫወታለሁ መዝናኛ ቦታዎች እሄዳለሁ እና ቤተክርስቲያን መሳለም ሆነ መዝናናት ጓደኞቼ ጋ አብዛኛው ጊዜ ከሰአት ወክ እንጓዛለን። የተለያዩ ስራዎችን እንሰራለን ለምሳሌ በመስመር በመውጣት እየተጓዝነ የተለያዩ ቶሎ የሚደርሱ ምግቦችን ገዝተን እየበላን እየተጨዋወትነ አብዛኛው ጊዜ ከሰአት ከሰአት እናሳልፈለን ማለት ነው። ምክንያቱም ከስራ ስለምንወጣ ወጣ አእምሮአችን ስለሚዳክም ሲዳክም የዋለውን አእምሮ ደግሞ ለማዝናናት ስንል የተለያዩ ፎቶዎች በመዝናናት ከሰአትን እናሳልፋለን ማለት ነው

አራት አራት ይሄው ቁጥር ነው። እንደ ቅድም እንደተነጋገርነው ሙሉ ቁጥር ናት በሁለት ስናካፍል። ሁለት ይሰጣል በሁለት ስናባዛ አስራ ስድስት ይሰጣል አስራ ስድስትን። ለአራት ብናካፍል አራት አራት ድርሻ አለው ማለት ነው። አራት በማትስ በጣም ወይም በሂሳብ በጣም ጥሩ ነች በጣም ህግ አላት በጣም የራሱ የሆነ ጥቅም አላት። አራትን እኔ እወዳለሁ ምክንያቱም አራት ሙሉ ስለሆነች አብዛኛው ጊዜ ትምህርት ቤት በነበርኩበት ጊዜም አራት ቁጥር ነው አብዛኛው ጊዜ የሚደርሰኝ። ስለዚህ ይቺ አራት ቁጥር ለኔ ህይወቴ ላይ ትልቅ ዋጋ አላት። ብዙ ጊዜ አራት ቁጥሮችን እወዳለሁ። አራት ቁጥር ያሉ ለምሳሌ ስልክ ቁጥሬም የመጨረሻው ቁጥር አራት ነው። የጫማ ቁጥርም ለምሳሌ አርባ አራት ነው የምለብሰው። አብዛኛው ጊዜ በአራት የሚጨርሱ ነገሮችን በጣም ደስ ይለኛል አራት ቁጥር ለኔ በጣም ትልቅ ዋጋ አላት ማለት ነው። ስለዚህ

ችግር የለውም ይላል። ችግር እና የለውም። ስለዚህ ሁለት የአማርኛ ቃሎች ናቸው። እነዚህ ችግር እና የለውም። ስለዚህ ይሄ ቃል አብዛኛውን ጊዜ ብዙ ሰዎችን ዋጋ እያስከፈለ ያለ ነገር ነው። ምክንያቱም የሆነ ሰው ይሉኝታ ይዞት አብዛኛውን ጊዜ ክፋት ሲሰራበት ኧረ ችግር የለውም ችግር የለውም እያለ እያሳለፈ ብዙ ጊዜ ራሱን ሲጎዳ እናያለን ማለት ነው። ይሄ ከእኔንም ጨምሮ ነው። ምክንያቱም ጓደኞቼ ጋር ሰው ጋር ለመኖር ሲባል የተለያየ ጥፋትን እያደረሱ ችግር የለውም በማለት እናልፋለን ማለት ነው። ይሄ ደግሞ በጣም ዋጋ ያስከፍለናል። ለምሳሌ ጓደኞቹ የሆነ እቃ ወስደው አበላሽተው ሲመልሱት ኧረ ችግር የለውም እኔ አሰራዋለሁ በማለት የራስ የተለያዩ እቃዎችን አበላሽቼ እንደገና እኔ ወጪ አስወጥቼ አሰራለሁ ማለት ነው። ስለዚህ ይሄ ችግር የለውም ማለት ይሉኝታ ይዞ የሚጎዳውን ነገር እያወቅነ እንደገና እንደመይጎዳ ችግር የለውም ብለን እናሳልፈዋለን ማለት ነው። ስለዚህ ይሄ ቃል በማህበረሰባችን ውስጥ ላይ በጣም አብዛኛው ጊዜ እየጎዳ ያለው እንደ ባህል ያለው ነው። ስለዚህ ይሄን ቃል ማስወገድ ያለብን ይመስለኛል። ምክንያቱም ችግር የለውም በምንልበት ወቅት ችግር ያለውን ነገር ሁላ ችግር የለውም እያለን ያሳለፍነ እየተጎዳን እንገኛለን ማለት ነው። ስለዚህ ሁሉም ሰው ከችግሩ ችግር እንዳለው አውቆ ችግር የለውም የሚለውን ቃል አለመጠቀም ማለት ነው። ምክንያቱም የራሱን መብት ራሱን ማስከበር ስላለበት ሁሉም ሰው ይሄን ችግር የለውም የሚለውን ቃል ከመጠቀም ቢቆጠብና የራሱን መብት በራሱ ጊዜ ቢያስከብር ጥሩ ነው ብዬ አስባለሁ። ሁሉም ሰው ይሄን ችግር የለውም የሚለውን ቃል ከእንግዲህ በኋላ አለመጠቀም ምክንያታዊ ሰው መሆን ይቻላል ማለት ነው።

ዳቦ ይላል ዳቦ ከምንበላው ወይም ከምግብ ከሆኑት አንዱ ነገር ዳቦ ነው። ደቦ አብዛኛው ጊዜ እንደ ምግብነት ይውላል ለምሳሌ እኔ ዳቦ ቁርስ ላይ አብዛኛው ጊዜ እመገባለሁ። ምሳ ላይም አንዳንድ ጊዜ ዳቦ በአትክልት እና በፓስታ በሚሰራበት ወቅት ዳቦ እንደ እንጀራ እገለገላለሁ ማለት ነው። ስለዚህ አብዛኛው ጊዜ ለምሳሌ ዳቦ የሚወድ ሰው አለ ማለት ነው። ዳቦ ብዙ ጊዜ ይወዳሉ ምክንያቱም አንድም ሆድ ያጠግባል ሁለተኛ ደግሞ ጉልበት ይሰጣል። ስለዚህ ሁሉ ሰው ዳቦ ይወዳል ማለት ነው። እኔ ግን ዳቦ አብዛኛው ጊዜ ቁርስ ላይ ነው እንጂ ምሳ ላይም አልበላም ምክንያቱም የራሴ የሆነ ምክንያት ስላለኝ ለምሳሌ ጨጓራ በሽታ ስላለብኝ ዳቦ ስበላ አይስማማኝም ያመኛል ማለት ነው። ስለዚህ አብዛኛው ጊዜ ዳቦ ነገሮችን አልጠቀምም ያው ብጠቀምም ለስለስ ያሉ ዳቦዎችን ነው እንጂ እንደዚህ ጠንካራ ዳቦ አብዛኛው ጊዜ አልመገብም። ለምሳሌ ውጭ ላይ ፈጥኖ የሚደርሱ ምግቦችን ሳዝዝ ዳቦ ስላለው አብዛኛው ጊዜ ለስለስ ያለ ዳቦ እንዲያደርጉልኝ ነው የምጠይቃቸው። ምክንያቱም ቅድም እንደነገርኩት ቅድም እንደተናገርኩት ለመግለጽ እንደሞከርኩኝ ጨጓራ በሽታ ጋር ዳቦ ትንሽ አይስማማኝም። ለኔ ጨጓራ በሽታ ስለዚህ ሁሉም ሰው የራሱ የሆነ ፍላጎት አለው እና የምግብ ፍላጎት አብዛኛው ሰው ግን ዳቦ እንደ አንደኛ ምርጫ አድርጎ ይመገባል። እኔ ግን ዳቦ አንደኛ ምርጫ አይደለም ግን እበላለሁ እንደዛ ሲባል ደግሞ በፍጹም አልበላም ማለት አይደለም አልመገብም ማለት አይደለም። አልፎ አልፎ እመገባለሁ ግን ሳይበዛ ነው የምመገብ በየጊዜው ሳይሆን አልፎ አልፎ አንዳንድ ጊዜ የተወሰኑ ሰዓት ላይ እመገባለሁ። ለምሳሌ ቁርስ አይነት ላይ እጠቀማለሁ ማለት ነው። ስለዚህ ብንበላ ጥሩ ነው ግን ጨጓራ በሽታ ላለባቸው ሰዎች ግን ብዙም ዳቦ አይመከርም ማለት ነው።

ንፋስ ይላል ንፋስ ያው አንዱ የአየር ፀባይ የሚለውቱ ነገሮች አንዱ ንፋስ ነው ስለዚህ ንፋስ አማካን ነው ስንል ለሰው ልዩ ቦታ ለቦታ ለመንቀሳቀስ አየር ፀባዩ ምቹ ነው ማለት ነው። ለምሳሌ በአጋ ላይ ንፋስ ያስፈልጋል ሙከት በሚሆንበት ጊዜ ሲናፍስ የተለያዩ ቅዝቃዜ ነገርን ስለሚሰማን ንፋስ በተለይ በጋ ወቅት የሚሞክባቸው አካባቢዎች ለምሳሌ እንደ ባህር ዳር አይነቶች ላይ ያስፈልጋል ምክንያቱም ትንሽ አየር ሰራያቸው ስለሚሞር ንፋስ ሲኖር አብዛኛው ጊዜ ፀሀይን እንትን ስለሚላት አይታወቅም ማለት ነው ለምሳሌ ረጅም እግር ጉዞ በምንጓዝበት ወቅት ሳይበዛ ንፋስ ቢኖር አሪፍ ነው ንፋስ ደግሞ ከበዛ ደግሞ አውሎ ንፋስ ስለሚሆን የተለያዩ ችግሮችን ሊያስከትል ይችላል ለምሳሌ ሀይለኛ ንፈስ ከመጣ መኖሬዎችን መተላዮችን ሊገነጥል ይችላል። ሰውን ሊትል ይችላል ዛፎችን እና የተለያዩ ነገሮችን ገንትሎ ገንጥሎ ከመንገድ ላይ ለማታል መንገዱን ሊዘጋው ይችላል የተለያዩ ችግሮችን ሊያስከትል ይችላል ሳይበዛ ግን ንፋስ ያስፈልጋል ማለት ነው። ለምሳሌ ይሄ ደግሞ ረጅም ጉዞ በምንሄድበት ወቅት በታም በታም አስፈላጊ ነው። ማለት ነው ምክንያቱም በሚደክም ሰውነታችን በሚዝልበት ወቅት ንፋስ ከመታን አዲስ ጉልበት አዲስ ሀይል ይሰጠናል ማለት ነው። ስለዚህ ንፋስ በጣም አስፈላጊ ነው ንፋስ ለሌላኛው ጥቅም ደግሞ ንፋስ ላይ የራሱን የራህና ሀይል መብራት እናገኛለን ማለት ነው። ንፋስ ላይ ማብራትን ማመንጨት እንችላለን ንፋስ ታካሚ ነው ማለት ነው። ለምሳሌ ለምሳሌ ፀሀይ ብርሃን ላይ እንደምናገኘው መብራት ሀይል ስለዚህ ንፋስ ሀይል ላይም ያደጉ አገራት ይጠቀሙታል ማለት ነው ስለዚህ ንፋስ ብዙ የሆነ ጥቅም አለው። ትንሽ ጉዳት ነገርም አለው ማለት ነው።

ውሃ ይላል ውሃ በጣም ምርጥ ቃል ነው። በጣም ሁል ጊዜ ቀን ለቀን የምንጠቀመው ካለ ነው ጠቃሚ ነገርም ነው። ውሃ ለምሳሌ ህይወት ነው እንላለን። ምክንያቱም ያን ውሃ አንድ አንዲት ሰከንድም መቆየት ስለማንችል ስለዚህ ውሃ በጣም አስፈላጊ ነው ለሰው ልጅ ስለዚህ ውሃ እየጠጣን እንሰራለን። የውሃ ጥቅሞችን በትንሹ እናገራለሁ እገልጻለሁ ማለት ነው ውሃ ለምሳሌ በትንሹ ስንጀምር ውሃ ለገላ መታጠቢያ ለልብስ መታጠቢያ በጣም አስፈላጊ ነው። ሌላኛው ደግሞ ምግብ ለመብሰልም ውሃ በጣም አስፈላጊ ነው። አለውሃ ምንም ነገር የምንሰራው ስራ የለም የምናከናውነው ድርጊት የለም ማለት ነው። ውሃ እያንዳንዷ ሰዓት ላይ እያንዳንዷ ስራችን ላይ ጥቅም ላይ ይውላል። ለምሳሌ አሁን ይሄን ድምጽ ቅጂ እየሰራሁ በጎን ውሃ እጠጣለሁ ማለት ነው። ምክንያቱም ውሃ ስጠጣ ሀይል ይሰጠኛል ማለት ነው ስለዚህ ውሃ የማይገባበት ወይም ውሃ ማይ ውሃ ሳንጠቀመው የምንሰራው ስራ የለም። ስለዚህ በትንሹ ምግብ መብሰያ ውሃ እንደ ገቢ ምንጭም ሊጠቅመን ይችላል። ምክንያቱም የራሱን የሆነ የውሃ ፋብሪካ ከፍተን ውሃ በመሸጥ ብዙ ሰዎች የገቢ ምንጭ አድርጎ እየተጠቀሙት ነው ስለዚህ ውሃ በብዙ መልክ ልናገኝ እንችላለን። ለምሳሌ ውሃ በተፈጥሮ እናገኛለን ከዝናብ፣ ከምንጭ፣ የተለያዩ የተፈጥሮ ውሃዎች ላይ ልናገኝ እንችላለን። ሌላኛው ደግሞ ውሃውን በምበጋ ምክንያት በመቆፈር ጉድጓድ ስር በማውጣት ልናገኝ እንችላለን። ሰው ሰራሽ ግን ተፈጥሯዊ ሆኖ ግን በሰው ሰራሽ ለምሳሌ ተፈጥሮ የሆነ ውሃ ጉድጓድ ውስጥ ቆፍረን ቆፍረን መጠቀም እንችላለን ማለት ነው። ስለዚህ ውሃ የማይገባበት ቦታ የለም ውሃ ህይወታችን ነው ውሃ ማንነታችን ነው። ውሃ ሁሉም ነገራችን ነው።

ቀስቃዛ ይላል ቀስቃዛ የአየር ፀባይን ይገልጻል። ቀስቃዛ ስንል ለምሳሌ የተለያዩ ውሃዎችን መግለጽ እንችላለን ወይ አየር ፀባይ ለምሳሌ በራዶማ አካባቢ። ወይም ሳሚን ዋልታ ላይ የሚገኙ ሰዎች አብዛኛው በዚህ ቀስቃዛ ነው ምክንያቱም በራዶ ግንገር ስላለ ይሄ በራዶ ግንገር አካባቢው እንዲቀዘቅዝ ያደርጋል። ወይም ክረምት ክረምት ወክት ዘናብ በሚዛንብበት ወክት ወክት ከሁሉም አካባቢ ቀዝቃዛ ይሆናል። ስለዚህ ቀዝቃዛ ለብዙ ሰዎች የሚመች ይሆናል። በጣም ሲቀዘቅዝ ደግሞ በጣም አያስፈልግም ምክንያቱም በሚቀዘቀዝበት ከመታን በላይ ከተቀዘቀዘ ሰው ወደ በረዶነት ስልተቀየረ ምንም ስራ መስራት አይችልም ማለት ነው። ለምሳሌ በራዶማ አካባቢ ያሉት ሰዎች የራሳቸው የሆነ ልብስ ገዝቶ በጣም የሞቃት የሆነ ልብስ ገዝቶ ይለብሳሉ። ራሱን አካባቢውን ይለምዱታል ስለዚህ ይሄ ቀስቃዛ ቦታ ደምሳሌ። ሌላ ሀገር ውጭ ሀገር ያሉት ሳሜን ዋልታ አካባቢ ያሉት ሀገራት። የራሳቸው የሆነ ይሄን ቅዝቃዜ የሚቋቋሙበት ዛዴ ይኖራል ማለት ነው። ቀስቃዛ መሆን የሚጠቅም የራሱ የሆነ ጥቅም አለው። የራሴ የሆነ ጉዳትም አለው ማለት ነው

አሳ ኤላ ላይ ያው አሳ ያው ምርት ነው አሳ ምግብ ነው አሳ ስንል ለምሳሌ የአሳን ትርጉም ብናገራችሁ አሳ ማለት በተፈጥሮ ወይም በሰው ሰራሽ ውሃ ውስጥ የምናገኘው ማለት ነው። በሰው ሰራሽ ስንል ለምሳሌ የተለያዩ ውሃዎችን በማቆር አሳውን ማርባት እንችላለን ማለት በሰው ሰራሽ መልኩ። ሌላኛው ደግሞ ተፈጥሮ ስንል ደግሞ አሳ የተለያዩ ባህሮች ላይ ውቅያኖስ ላይ የተለያዩ ሀይቆች ላይ ይገኛሉ። ስለዚህ አሳ ምርት በጣም ተቃሚ ነው። አሳ ለብዙ ለምሳሌ ወደ ውጭ ሀገር በመስደድ ገንዘብ ለማግኘት እንጠቀምአለን ለሀገሩ ውስጥ ምግብነት ወይም አሳ ስጋነት እንውላለን እንበላለን። የተለያዩ ሆቴሎች ላይ ለምሳሌ ያሳ ምርት ለምሳሌ ያሳ የተሸጠ የተጠበሰ ይሸጣል ስለዚህ ይሄም የተለያየ የውካና ኢኮኖሚያዊ ጥቅም አለው ማለት ነው። ስለዚህ አንሳን የተለያዩ ሀይቆች ላይ እናገኛለን

ፕሮግራም ይላል ፕሮግራም ስንል ለምሳሌ የተለያዩ ፕሮግራሞች ሊኖሩ ይችላሉ ሰው ልጅ ነን እና ፕሮግራሙን ስንል ለምሳሌ የቤተሰብ ፕሮግራም ሊሆን ይችላል ቤተሰቦቻችን ከሌላ ሀገርም መጥተን ተሰብስበን አንድ ላይ በደስታ የምናሳልፋቸው ፕሮግራሞች አሉ ለምሳሌ እነዚህን ፕሮግራሞችን በሳምንት አንዴ በወር አንዴ በአመት አንዴ በሁለት አመት አንዴ እያደረግን የተጫወትነው የተለያዩ ዝግጅቶችን አዘጋጅተን አንድ ላይ በማሳለፍ ስለዚህ ዝምድናችን እንዲጠብቅ የተረዳ የተጎዳንበት በችግር ጊዜ የረዳን የተለያዩ ወጆችን አወጣን ሰው ጋር ተደስተን ተዝናንተን እንውላለን ማለት ነው። ሌላኛው ደግሞ ፕሮግራም የሚል ለምሳሌ የሰርግ ፕሮግራም ሊሆን ይችላል ሰርግ ለምሳሌ ሁለት ሁለት ሰውን አንድ የሚያደርግ ጥሩ ባህል ነው። ለኛ አካባቢ ለምሳሌ ሰርግ ባል ባል ወንድ እና ሴት ቤት አለ። ለምሳሌ እነዚህ ተጋቢዎች አንድ ላይ በመሆን ህይወታችን የሚመሩበት ሁሉም ሰው ደስታ ተካፋይ ሆኖ እዛ ፕሮግራም ላይ ተገኝቶ የተለያዩ እጋዜዎችን የሚያደርግበት ለምሳሌ ለሙሽራዋ የተለያዩ ልብስ ይገዙላታል የተለያዩ የቤት እቃ ያዋጡላታል ማለት ነው ለምሳሌ ደሞ ለሙሽራ ወይም ለወንዱ ደግሞ የተለያዩ ወጪዎችን ይችሉለታል ማለት ነው። ለምሳሌ የመኪና ሰርግ አብዛኛው ጊዜ አሁን አሁን በመኪና የሆነ ስለሆነ የመኪና ኪራይ ይችሉላታል ለምሳሌ የተለያዩ ወጪዎቹን በሰረግ ላይ ያወጣውን በማካካስ ጓደኞቹ አብረው እዚሁ ፕሮግራሙን ላይ በመገኘት ያጅቡታል አብረው ይሄዱታል ይጫወቱታል ማለት ነው። ሌላኛው ደግሞ ፕሮግራም ስንል የተለያዩ ፕሮግራም ጓደኛ እጅጋ የምናገኝ የምናዘጋጀው ፕሮግራም ሊሆን ይችላል ፕሮግራም ለምሳሌ ትምህርት ቤት ላይ የምናዘጋጀው ፕሮግራም ሊሆን ይችላል ለምሳሌ ማለያያ ጊዜ የተለያዩ ትምህርቶችን ጨርሰን ወደ ቤተሰብ በምንሄድበት ሰዓት የተለያየ ፕሮግራም ምን በመዘጋጀት አብረን እንደሰታለን እንጫዋታለን ማለት ነው ይሄ ደግሞ በጣም አሪፍ ባህል ነው። በጣም አሪፍ ነው ማደግ ያለበት ነው። ምክንያቱም መተሳሰብ ነው አብሮ መኖርን ለወደፊት መተሳሰቡን እንዳንረሳሳ የምናደርገው በጣም ዘርፈ ብዙ ጥቅም አለውና ስለዚህ የተለያዩ ፕሮግራሞችን አዘጋጅተን አብረን በመሆን ብዙ ጊዜ ማሳለፍ አለብን ብዬ አስባለሁ። ሁሉም ሰው እንዲህ አይነት ፕሮግራሞችን ቢያዘጋጅ ለምሳሌ ትዝታ እንዲኖረን ያደርጋል የተለያዩ ምክሮች ምክረ ሀሳቦች እንዲኖሩ ያደርጋል ማለት ነው። ስለዚህ ሁሉም ሰው እነዚህን ነገሮች ፕሮግራሞችን አዘጋጅቶ ቢደሰት ቢጫወት አሪፍ ነው ብዬ አስባለሁ ማለት ነው

ቃለመጠይቅ ይላል ይህ ጥሩ ቃል ነው ቃልና መጠይቅ አለው ሁለቱም ነገር ነው እዚህ ያለው ቃለመጠይቅ አብዛኛው ጊዜ ብዙ ቦታ ይደረጋል። ለምሳሌ ቃለመጠየቅ የተለያዩ ጉባኤዎች ፕሮግራሞች ተዘጋጅቶ አንድ ሰው ይጠይቃል። ሌላኛው ይመልሳል ማለት ነው ቃለመጠየቅ ሲባል ይሄን ማን ይጠይቃል ለምሳሌ አብዛኛው ጊዜ ጋዜጠኝነት ትምህርት የተማሩ የተለያዩ ሰዎችን ካለመጠየቅ ሊያደርጉ ይችላሉ ምክንያቱም የተለያዩ ምክንያቶችን ለዛ ችግር ወይም መፍትሄ እንዲሰጥ እዚህ እዚህ ችግር መፍትሄው ምንድነው በማለት እነዚህ ቃለመጠይቅ ያደርጋሉ። አብዛኛው ጊዜ ይሄን ቃለመጠይቅ የሚያደርጉ ጋዜጠኞች ታዋቂ ሰዎች ናቸው። ይሄን ቃለመጠይቅ የምናደርግባቸው ብዙ የሆኑ ምክንያቶች ይኖራሉ። ለምሳሌ ካለመጠየቅ ስናደርግ ለምሳሌ የተለያዩ እውቀቶችን ፈልገን ሊሆን ይችላል ከዛ ሰው ከተጠየቂው የተለያዩ እውቀቶችን ለመገኘት እንጠይቃለን። ለምሳሌ የሳይንስ ተመራማሪ የሆነውን ሰው ስለ ምርምር ስራው ልንጠይቀው እንችላለን። ይሄን እንዴት አድርገህ አገኘሁ? ይሄ እንዴት መሆን አለበት? እያልን እነዚህን በመጠየቅ ማህበረሰቡን እንዲያስረዳ ልንጠይቀው እንችላለን ሌላ ደግሞ የተለያዩ በሽታዎች ወይም ወረርሽኖች በሚከሰቱበት ወቅት እነዚህ ወረርሽኖች መንስኤያቸው ምንድነው መተላለፊያ መንገድ ምንድነው ብለን በመጠየቅ ካለመጠየቅ በመጠየቅ ለህብረተሰቡ ግንዛቤ ለመፍጠር ቃለመጠይቅ እናዘጋጃለን፣ እንጠይቃለን ማለት ነው። ስለዚህ ቃለመጠይቅየራሱ የሆነ ጥቅም ይኖረዋል ማለት ነው። ስለዚህ አሁን እንደነገርኩህ ብዙ ዘርፋ ብዙ የሆነ ካለመጠየቅ እንጠይቃለን። ቃለመጠይቅ የት የት ቦታ ልንጠይቅ እንችላለን ሁሉም ቦታ ለምሳሌ የትምህርት ቤቶች ጋር ሊሆን ይችላል። የተለያዩ ድርጅቶች ላይ መስሪያ ቤቶች ላይ ሄደን የተለያዩ የሰራ ስኬጆችን የተለያዩ ትልቅ ሰዎችን በመጠየቅ ልናዘጋጀው እንችላለን ማለት ነው። ስለዚህ ቃለመጠይቅ የራሱ የሆነ የራሱ የሆነ አዘጋጀች መማሪያ የራሱ የሆነ አለው ማለት ነው። አንድን ከለመጠየቅ ለመዘጋጀት ምን ምን ያስፈልጉናል የሚለው የራሱ የሆነ መማሪያ አለው ማለት ነው። ስለዚህ ቃለመጠይቅ መጠየቅ መልመድ ለሁሉም አስፈላጊ ነው ብዬ አስባለሁ።

ሌሊት ይላል ሌሊት ይኸው ቅድም እንደተነጋገርነው ሃያ አራት ሰዓት ውስጥ አንድ ቀን ውስጥ የተለያየ የራሱ የሆነ መፈራረክ አለ። ሌሊት ስንል ለምሳሌ እኛ ሰዓትን በሁለት ከፍለን ይኸው አለምን በሁለት ነው የሚከፍለው አስራ ሁለት ሰዓት እና አስራ ሁለት ሰዓት በድምሩ ሃያ አራት ሰዓት ይላል ማለት ነው። አንዱን አስራ ሁለት ሰዓት ሌሊት እንለዋለን አንዱን አስራ ሁለት ሰዓት ደግሞ ቀን ብለን እንወስይ መኑዋል ማለት ነው። ሌሊት የምንለውን ለምሳሌ አብዛኛው ጊዜ እራፍት በመደረግ በመተኛ እንቅልፍ በመተኛት እናርፈዋለን ማለት ነው። ስለዚህ ሌሊት የተባለበት ምክንያት አንዱ ፀሀይ ይገባል ይጨልማል ስለዚህ ጭላማ ይሆናል ማለት ነው። ፀሀይ ፀሀይን ተከትለን ቀንም ሌሊት የምንል እኛ ስለዚህ ሌሊት የምንለው ፀሀይ ስትገባ ቀን የምንለው ደግሞ ፀሀይ ስትወጣ ማለት ነው። ስለዚህ ሌሊት ላይ ሁሉም ሰው ደክሞ ስለዋለ ስራ ላይ ስለዋለ እራፍቴ አድርግበታል ይተኛበታል ሌሊት ስንል ለምሳሌ አብዛኛው ጊዜ ሰው የሚተኛ ከአምስት ሰዓት በኋላ ነው ስለዚህ። ሌሊት የምንለው ግን ያው አንድ ሰዓት ጀምሮ ያው አስራ ሁለት ሰዓት ሆኖ ስለዚህ ግማሹን ሌሊት የሚያነበው አነባው ቤተሰብ ጋር የሚጫወተው ተጫውቶ ያሳልፈዋል ስለዚህ ይሄ ነገር ደግሞ በጣም ጥሩ ነው። ቀኑን በሁለት መክፈላቸውና ራሱ ጥሩ ነው ምክንያቱም ለእረፍትም ይመቻል ማለት ነው። ለምሳሌ ሃያ አራት ሰዓት ሁላ ቀን ቢሆን ኖሮ የሰው ልጅ ሲሰራ ይሞታል ማለት ነው። ስለዚህ ሌሊት ብለን ከፍለን ግን ለእረፍታችን እንጠቀምበታለን ስለዚህ በጣም ደስ ይላል ይኸው ሌሊት በትንሹ እንዲህ ለመግለጽ ሞክሬያለሁ ማለት ነው። ስለዚህ ሌሊትን በዚህም መልኩ እናያለን አይቼዋለሁ በዚህች መልኩ ገላታ ሰጥቻለሁ ማለቴ ነው

ሻማ መብራት ትወዳለህ አዎ ሻማ መብራት እወዳለው። ለምሳሌ ሻማ ምናበሮው መቼ መቼ ነው። በልደት ቀን የተለያዩ በዓላትን በመሰብ ሻማዎችን እናበራለን ማለት ነው። ስለዚህ ሻማ መብራት እኔ እወዳለው። ብዙ ጊዜ ሻማ ምወደው ለምንድነው? የተለያዩ ትልልቅ ሰዎችን በማሰብ ስለምንውል

ሱሪ ይላል ሱሪ ማለት ይሄ ቃል ድሮ ድሮ አብዛኛው ጊዜ የወንድ ልብስ የወንድ ልጅ ልብስ ተብሎ ይታሰብ የነበረ አብዛኛው ጊዜ የወንድ ልጅ የሚለብሰው ነው። ዛሬ ግን ሱሪ የሚለውን ሁሉም ሴትም ያጌጥበታል አብዛኛው ጊዜ ሴቶችም ይለብሱታል ማለቴ ነው። ስለዚህ ሱሪ ብዙ አይነት ሱሪዎች አሉ ለምሳሌ ቱታ ሱሪዎች ቱታ ሱሪዎች ለሰው ልጅ ይመቻሉ ምክንያቱም እንደፈለግነው ለመንቀሳቀስ ለመተኛት እናደርጋቸዋለን ማለት ነው። ሌላኛው ደግሞ የተለያዩ ሱሪዎች አሁን ለምሳሌ ዩሱፍ ሱሪዎች አሉ ስራ ቤት መስሪያ ቤት የምንሰራባቸው ሱሪዎች አሉ ጂንስ ሱሪዎች አሉ። እና ቁምጣ ሱሪዎች የስፖርት ሱሪዎች አሉ እነዚህ ሱሪዎች አሁን የጠራኋቸው ሱሪዎች የአንዳንዳቸው የተለያዩ ጥቅም እና በተለያዩ ጊዜ ይለበሳሉ ማለት ነው። ለምሳሌ የስፖርትን ብንወስድ የስፖርት ሱሪ አብዛኛው ጊዜ ስፖርት ስንሰራ ለመሮጥ የተለያየ ስፖርታዊ እንቅስቃሴ ለማድረግ እንዲያመች ተደርጎ የተሰራ ነው ማለት ነው። ስለዚህ እነዚህ ሱሪዎችን በመግዛት ብንጠቀም ብንገለገል በጣም አሪፍ ነው ብዬ አስባለሁ

እድልና ይስጥልኝ ይላል ሁለት ቃል ነው እድል ስንል ለምሳሌ የተለያዩ ጊዜ እድሎችን እናገኛለን። እነዚህ እድሎች። ስለዚህ በጣም አሪፍ እና በጣም ጥሩ የሆኑ ናቸው። ስለዚህ እድል ይስጥልኝ ማለት የተለያዩ ለምሳሌ ሎተሪ ልንቆርጥ እንችላለን። የተለያዩ ጨዋታ ጊያ ለምሳሌ የእግር ኳስ ጨዋታ ልንገምት እንችላለን። ስለዚህ እድል ማለት ገምተን አሸንፈን ብር ስናገኝ የተለያዩ ሽልማቶችን ስናገኝ እነዚህ ሽልማቶች በጣም ለሰው ልጅ ተቃሚ ናቸው። እነዚህን ሽልማቶች በተለያየ ጊዜ ስናገኝ እድል እንላለን ማለት ነው። እድል ያለው ሰው አብዛኛው ጊዜ ሎተሪ በሚቆርጥበት ጊዜ ይደርስለታል ይሸለማል ያገኛል ማለት ነው። ሌላኛው ደግሞ የተለያዩ ስራ ለምሳሌ ቶሎ ተመርቆ ቶሎ ቢቀጠር እሱማ እድል ስላለው ነው። ብለን እኛ እድለኛ እኔ እድል የለኝም እድለ ቢስ ነኝ ተብሎ ይገመታል ማለት ነው። እኛ አካባቢ ይሄን የምናደርገው ደግሞ ለምንድነው? ምክንያቱም ከሰው ጋር እኛን አወዳድረን ስለምናይ። ምክንያቱም የእከሌ ልጅ ቶሎ ተመርቆ ስራ ያዘ ምናምን እንላለን። ይሄ ደግሞ ለምንድነው? ምክንያቱም እድል ስላለው ነው። እድል እድል ማለት በተፈጥሮ የምናገኘው ሁል ጊዜ ደስታ የምናገኝበት ደስታ የሚትረፈረፍልን ሳንላፋ ስራ የምናገኝበት ማለት

እንግሊዘኛ ትችላለህ? አዎ እንግሊዘኛ እችላለሁ እንደ ሁለተኛ ቋንቋ ያክል። መግባቢያ እንግሊዘኛ እችላለሁ እነዚህን እንግሊዘኞችን የቻልኩበት ለምሳሌ አንድ ደግሞ ትምህርት እንማራለን። እኛ ሀገር ትምህርት ስንማር እንግሊዘኛ እንደ ሁለተኛ ቋንቋ ትምህርት ይሰጣል ማለት ነው። ሌላኛው ደግሞ ትንሽ የትምህርት ደረጃችን ከፍ እያለ በሚሄድበት ጊዜ ሁሉንም ትምህርት በእንግሊዘኛ ነው ማለት ነው። የሚሰጠው ስለዚህ እንግሊዘኛ መቻል አማራጭ የሌለው ነገር ነው ምክንያቱም እንግሊዘኛ የአለም ቋንቋ መግባቢያ ነው። ስለዚህ እንግሊዘኛ ሁሉም ሰው ሁሉም ዜጋ መቻል አለበት። እንግሊዘኛ ለመቻል ብዙ ነገሮች ብዙ እንትኖች አሉ። ማለት ለምሳሌ አሁን የተለያዩ እንግሊዘኛ መምህራን በተለያዩ ማህበራዊ ገጾችን ያስተምራሉ እነሱን ትምህርቶችን መማር ያስፈልጋል ማለት ነው። ለምሳሌ ዩቲዩብ ላይ የተለያዩ ሀገር ውስጥ እና ሀገር ውስጥ የሆኑ መምህራን ዩቲዩብ ላይ እንግሊዘኛ ያስተምራሉ። ለምሳሌ እነዚህን እንግሊዞችን ከዩቲዩብ በናፃ በማግኘት መማርና እንግሊዘኛ ማወቅ የኛ አድራሻና ግዴታ ይሆናል ማለት ነው። እንግሊዘኛ ብናውቅ ሁሉም ሰው በጣም አሪፍ ነው ምክንያቱም ለምንድ ነው እንግሊዘኛ ቅድም ለመግለጽ እንደሞከርኩኝ አለም ላይ ሁሉም ሰው ተናጋሪ ያለው እንግሊዘኛ ቋንቋ ስለሆነ አብዛኛው ሰው እንግሊዘኛ መቻል ግድ ይላል። ምክንያቱም ሌላ ቦታ በምንቀሳቀስበት ወቅት ሀገር በምንወጣበት ወቅት የኛ ቋንቋ የለም። ስለዚህ እንግሊዘኛ ተናጋሪን አብዛኛው ሰው እነዛ ጋር ለመግባባት እነዛ ጋር ተግባብቶ የተለያዩ ስራዎችን ለማግኘት እንግሊዘኛ መማር አማራጭ ነው። ስለዚህ ሁሉም ሰው ሁሉም ዜጋ እንግሊዘኛ በደንብ ቢያውቅና ቢተገበር እንግሊዘኛ ከአንዳንድ ቢለማመድ ጥሩ ይመስለኛል

ማብላት ይላል ማብላት ማለት ማብላት የተለያዩ የሚበሉ ነገሮች አሉ። ለምሳሌ ለምግብ ነው ይህ ቃል የሚጠቅም መብላት ስንል ለምሳሌ አሳን መብላት ሊሆን ይችላል። አሳን ስንበላ አሁን ለምሳሌ መጠንቀቅ አለብኝ ምክንያቱም አሳ ላይ የተለያዩ አጥንቶች ወይም ሾሆች ስላሉ በመውጋት ሰው ልጅ ላይ ጉዳት ላይ አድርሶ ይችላል። ለምሳሌ ምግብ ስንበላ ደግሞ በቀስታ ጀምረን መብላት አለብን እንጂ ቶሎ አገኘን ብለን ቶሎ መብላት የለብንም። ምክንያቱም ሊጨርሰን ምግብ በቀስታ መበላት ስላለበት ነው። ስለዚህ ይሄን ምግብ ስንበላ ቀስ ብለን ብንበላ የተሻለ ነው ብዬ አስባለሁ። ምክንያቱም ይሄን ምግብ ቀስ አርገን ስንበላ የተለያዩ እንዲያጠግቡ የሚያደርጉ ነገሮች አሉ ንጥረ ነገሮች አሉ። ምግብ ከስ ብለን በምንበላበት ወቅት ይሄ ምንበላ ተረጋግተን ስንበላ ለምሳሌ ለሰውነታችን ጠቃሚ ነው። ደግሞ የተለያዩ ጉዳት የሚያደርሱ ነገሮችም ካሉ ቀስ ብለን በምንበላበት ወቅት ተረጋግተን በምንበላበት ወቅት እናያቸዋለን ማለት ነው። ለምሳሌ ምግብ ብቻ አይደለም ቀስ ብሎ የሚባል ብዙ ነገሮችን ቀስ ብለን መብላት አለብን። መመገብ ወይም መብላት ስንል ግን አብዛኛው ጊዜ ይሄን ቃላት የምንጠቀመው ለምግብ ነክ ነገሮች ነው። ስለዚህ ይሄ ቃል በጣም ጠቃሚ ቃል ነው። በጣም የሚያስተምር ቃል ነው አስተማሪ ቃል ነው። ስለዚህ መብላት የሚለውን ቃል ዛሬ ጀምሬ በደንብ ለማወቅ ተዘጋጅቻለሁ ማለት ነው። ስለዚህ ይሄ መብለት የሚለው ቃል አማረኛ ላይ ባለ አራት ቃል ሲሆን መቤታ እንድ አለ ብ አለች ላ አለች ት አለች ማለት ነው። ስለዚህ ስናንበው መብላት የሚለውን ቃል ይሰጠናል ማለት ነው

ማንበብ ይላል ማንበብ የአማርኛ አንደኛ ጥቅሙ ነው ሁሉንም ሰው የተማረ ሰው ነው ለመባል ማንበብ አለበት መጻፍ አለበት። ስለዚህ የሆነ ነገር ለመረዳት ማንበብ አለበት። ለምሳሌ ማንበብ አስፈላጊ ሚሆነው የተለያዩ መስታወቂያዎችን በማንበብ በመረዳት። ለምሳሌ ስብሰባ ጥሪ ቢደረግልን ማንበብ ማይችል ሰው ከሆነ እነዚህን የስብሰባ ጥሪዎችን አንቦ መሄድ አይችልም ማለት ነው። ስለዚህ ሁሉም ሰው በትንሹ ማወቅ ያለበት ማንበብ ነው ማለት ነው። ስለዚህ ማንበብ ዘርፈ ብዙ የሆነ ጥቅም አለ። መዘርዘር ጥቅሞችን ለምሳሌ ብንዘረዝር አንድ ሰው ማንበብ ከቻለ ማያውቀው ነገር የለም። ለምሳሌ የተለያዩ ጹፎችን ሊያነብ ይችላል። ስለ ልብ ወለዶችን ለመዝናት ለመዝናናት ሊያነብ ይችላል። የተለያዩ ሳይንሳዊያዊ መጽሐፍቶችን ብዙ እውቀት ለማግኘት ብዙ እውቀት ለመሸመት ሊያነብ ይችላል። በትንሹ ቅድም እንዳልነው ማህበራዊ ኑሮ እለት እለት ኑሮውን ለመኖር ሰው ልጅ ግዴታ ማንበብ ያስፈልገዋል ማለት ነው። ማንበብ ስንችል እነዚህ እነዚህን ተግባራችን ማከናወን እንችላለን። ስለዚህ ሁሉም ሰው ማንበብ አለበት ሁሉም ሰው አምባቢ መሆን አለበት ማለት ነው። ስናነብ የተለያዩ ነገሮችን እናገኛለን። ስለዚህ በምንናነበው ወይም በምንማረው ትምህርት አንባቢ ከሆን በጣም ውጤታማ እንሆናለን ማለት ነው። ሁሉም ሰው የንባብ ባህሪውን መሰደግ አለበት። ስለዚህ አንባቢ ስንሆን የተለያዩ ትምህርቶችን የተለያዩ ከትምህርትም ውጭ የሆኑ ብዙ ሚያዝናኑ ነገሮች አሉን በማንበብ ምናገኛቸው። በማንበብ ለምሳሌ ንግግር እንችላለን። ንግግር ዋናው ምክንያቱም ማንበብ ስንችል የተለያዩ መጽሐፍቶችን በምናነብበት ወቅት ይሄ ንግግር እውቀታችን እናሳፋለን ማለት ነው። ሰው ጋር የሚኖረን ተግባቦት ይጨምራል ማለት

ዋጋ ይላል ዋጋ የተለያዩ ዋጋ ያሉ እቃዎችን ለምሳሌ ዋጋ እንላችኋለን ማለት ነው። ዋጋ ለምሳሌ የአንድን ጫማ ብር ዋጋ ልንለው እንችላለን። ሌላኛው ደግሞ ዋጋ ስንል ለሰው ልጅ የምንከፍለው ዋጋ አለ። ለምሳሌ ለወንድም ለቤተሰብ ለፍቅረኛ ለምናምን የምንከፍለው ዋጋ ማለት ዋጋ ማለት ለምሳሌ ይሄን ለሰው የምንከፍለው ምን አይነት ዋጋ ነው የሚሆን የሚችለው? የብር ብቻ ሳይሆን የራሳችንን መስዋዕት ማድረግ ለዛ ሰው ስንል ራሳችንን ከምንኖረው ነገር መቀነስ ማለት ነው። ለምሳሌ ሃያ አራት ሰዓት ሰርተህ ማደግ ካለብህ ይሄን ሃያ አራት ሰዓት ትተህ ዋጋ ስንል ለዛ ሰው ለመኖር ስለሆነ ሃያ አራት ሰዓት ላይ ቀንሰህ መስራት ማለት ነው። ስለዚህ ዋጋ ወይም የህይወት ወይም የሞትም ሊሆን ይችላል። ምክንያቱም ለዛው ሰው ስትል ብዙ ነገር ታደርጋለህ መስዋዕት ታደርጋለህ ይሄ ዋጋ ይባላል ማለት ነው። ሌላኛው ደግሞ የተለያዩ ዋጋዎች የልብሶች ዋጋ ዋጋውን ጨማረ ስንል ገበያው ተወደደ ገበያው ናረ ስንል ዋጋ ጀማረ ብር ጨመረ እንደማለት ነው። ስለዚህ በዚህም በሁለቱ ብናይ ዋጋ የሚል ቃል ብዙ ጠቀሜታ አለው ማለት ነው። ዋጋ ያገናል ዋጋው ተወደደ ዋጋው ልብሱ ጨመረ ጫማው ምናምን ዋጋ ስንል ብቻ የሆነ የተወደደ ነገር እየጨመረ ያለ ነገር ማለት ነው። ሌላኛው በሰው በኩል እንዴ ቅድሙ ብንወስድ ደግሞ ዋጋ ስንል ለሰው ልጅ ምን ከፍልለት? ለዛ ሰው እንዲኖር የምናደርግለት ጥረት ለዛ ሰው ለማኖር ሲባል የምንከፍለው ለምሳሌ ለቤተሰብ ሊሆን ይችላል ለእናት ሊሆን ይችላል ለአባት ሊሆን ይችላል እንዲኖሩ የምናደርገው ዋጋ ማለት ነው። የምንከፍልላችሁ ለመክፈል የተዘጋጀ ነው ዋጋ ማለት ነው። ለዛ ሰው ስለዚህ ዋጋ በብዙ መልኩ ልንገልጸው እንችላለን። በትንሹ እንዲገልጸነዋል ማለት ነው

ኩሽና ይላል ኩሽና ማለት ዘመናዊው እቃ ማዕድ ቤት እንደማለት ነው። ኩሽና ላይ ብዙ ይሰራል። ኩሽና ላይ መጀመሪያ ኩሽና ማለት ለመጀመሪያ ቤት ነገር ሲሆን ወይ ቤት ጋር ትልልቅ መኖሪያ ቤት ጋር ተያይዞ ይሰራል ይሰራል ወይም የብቻውን ይሰራል ይሄ ኩሽና ደግሞ የተለያዩ ተግባራት ወይም እዛ ኩሽና ውስጥ የተለያዩ ተግባራት ይከናወኑበታል ማለት ነው። ለምሳሌ ኩሽና ወይም ማዕድ ቤት የተበለበት አንደኛው ምክንያት ምንድነው? ጭስ ጋር የተያያዘ ነገር ስለሆነ ቤት እንዳይበላሽ ተብሎ የብቻውን የሚሰራ ኩሽና ሲሆን። እዚህ ኩሽና ላይ ደግሞ እናቶች እህቶች አብዛኛው ጊዜ ስራ ይሰሩበታል ማለት ነው። እሳት ጋ የተያያዘ ነው ወይም መብራት ጋር የተያያዘ ነገር ለምሳሌ የሚያብስሉበት የምናብስልበት ቤት ኩሽና ይባላል ማለት ነው። ስለዚህ በዚህ የተለያዩ ነገሮችን እናበስልበታለን ለምሳሌ በትንሹ ብንጀምር ኩሽና ላይ እንጀራ ይጋጋርበታል። ወጥ ይሰራበታል ስለዚህ ኩሽና ሰው መኖሬያ ለየት የሚያደርገው ምንድነው? ምክንያቱም አብዛኛው ጊዜ የተለያዩ ስራዎች ማብሰያ ስራዎች የምናበስልባቸው ነገሮች የሚሰሩበት ስለሆነ ኩሽና ተብሎ ይጠራል ማለት ነው። ኩሽና ወይም ማዕድ ቤት እነዚህ ስራዎች ይከናወኑበታል ለምሳሌ የተለያዩ ስራዎች ለምሳሌ በትንሹ አርጌ ማውጣት ሊሆን ይችላል። የተለያዩ እሳት ጋር የተያያዙ ነገሮች የሚሰሩበት ቦታ የት ነው ኩሽና ነው ማለት ነው። ኩሽና ላይ እንደ መኖሪያነት አያገለግልም። ግን የተለያዩ እቃዎች ሊቀመጡ ይችላሉ ለምሳሌ ቅድም እንዳልኩህ የማብሰያ እቃዎችን ልናስቀምጥበት እንችላለን የተለያዩ ለዛ ለመብሰል ብቻ አለማ የሚውሉ እቃዎችን የተለያዩ እቃዎችን እናስቀምጥበታለን ማለት ነው። ስለዚህ ማብሰያ ኩሽና ይባላል ማለት ነው

ስራ ይላል ስራ ማለት። አንድ ሰው ህይወቱን ለማምራት ቤተሰቡን ለማምራት ራሱን ለማምራት የሚሰራው ገንዘብ የሚያገኝበት ስራ ሲሆን ስራ ስንል የተለያዩ ስራዎች አሉ አሁን ዘመን ላይ ብዙ አይነት ስራ ብዙ አለም ላይ አለው ማለት ነው። ለምሳሌ በትንሹ ብንጀምር መኪና አጥቦ ብር ማግኘት ጭቃ ለውሶ ብር ለማግኘት የተለያዩ ጫማዎችን በማጥረግ ብር እናገኛለን ይሄ ሁሉ ተደማምሮ ስራ የሚለውን እንሰጣለን ማለት ነው። ስራ ስንል ውጤቱም ምንድነው ብር ማገኘት ማለት ነው። የትኛውም ስራ ብንሰራ ዋናው አላማችን ምንድነው ብር አግኝታን ቤተሰብ ማስተዳደር ራሳችንን መስተዳደር ልጆቻችንን ቤተሰቦቻችንን እናት አባቶቻችንን የምናግዝበት ማለት ነው። ስራ ደግሞ ሌላኛው ደግሞ ስራ የመንግስት ስራዎች አሉ ለምሳሌ የመንግስት ስራ ስንል መንግስት ላይ ሰራተኛ ተቃጥረን ለምሳሌ አስተማሪዎች አስታምሮ ብር ያገኛሉ ማለት ነው። ማስተማራቸው በመንግስት ብር ይሰጣቸዋል ይሄ የመንግስት ስራ ይባላል ለምሳሌ ዶክተሮች ሀኪሞች ነርሶች የተለያዩ መንገድ ላይ ለምሳሌ የጀልባ ሾፌሮች የአየር እንትኖች እነዚህ ሁላ የመንግስት ሰራተኛ ከመንግስት ብር የሚያገኙ ማለት ነው። ሌላኛው ደግሞ የቀን ሰራተኞች ለምሳሌ የተለያዩ የቀን ሰራ በመስራት ብር ያገኙበት እነዚህ ቀን ሰራ ስንል ለምሳሌ ጭቃ ሊያወቁ ይችላሉ የተለያዩ ፋብሪካዎች ላይ ጉልበት በመሸጥ በጉልበት በመስራት ይተዳደራል ማለት ነው። እነዚህ ስራዎች በሁለት በዋና ዋና ኑስ ክፍሎች ከፍለን እናያችኋለን ማለት ነው። የመንግስት ስራና የግል ስራ ወይም የቀን ስራ ብለን ማለት ነው። ሁሉም እነዚህ ስራዎችን የምንሰራው ዋናኛው ነገር ምንድነው? ገቢ መገኘት ነው ገቢ አግኝተን ቤተሰባችንን ለመስተዳደር ማለት ነው

ፍራፍሬ ይላል ፍራፍሬ ስንል የሚበላ ለሰው ልጅ ምግብነት የሚውል ከተለያየ ዛፎች ላይ የምናገኘው ነገር ሲሆን ይሄ ፍራፍሬ ለጤና የሚመከር ነው። ለምሳሌ አሁን ብርቱካን ሎሚ ማንጎ የተለያዩ ነገሮችን ወስደን ልናይ እንችላለን። እነዚህ ለሰው ልጅ ለጤና በጣም ጠቃሚ የሆኑ ፍራፍሬዎች ናቸው። እነዚህ ፍራፍሬዎች መመገብ ደግሞ ለጤና በጣም አስፈላጊ ነው። ለምሳሌ የአንድ ማንጎ ፍሬ ብንበላ የተለያዩ ሀይል ሞቀት እና በሽታ የመከላከል ስራን ይሰራል ማለት ነው። ስለዚህ የሰው ልጅ ሲመገብ ሁልጊዜ ምግብና ዳቦ የተለያዩ ሆድ የሚሞሉ ነገሮችን መመገብ ትቶ እነዚህ አይነት ፍራፍሬዎችን ቢበላ ቢመገብ የተሻለ ውጤት ሊያይ ይችላል ማለት ነው። ስለዚህ እነዚህ ውጤቶች ደግሞ ዋናው ጥቅማቸው ምንድነው? ሆዱ ከመሙላት ይልቅ ጤና ላይ ጤናን እንዲሰጡ እንድንጠነክር የተለያዩ እንትኖችን እንዲሰጡ ያደርጋሉ ማለት ነው። ሁሉም ሰው እነዚህን ፍራፍሬ ቢመገብና ሁል ጊዜ ምግብ ከመብላት እነዚህን ፍራፍሬዎችን ብንበላ የተሻለ ነው ማለት ነው። ምክንያቱም ምንድነው? የተሻለ ነው ያልኩበት ምክንያት ምክንያቱም እነዚህን በምንመገብበት ወቅት የተለያዩ ጤናን ይቀላቀሉናል ማለት ነው። ጤና ሊጎድ የሚችሉ ነገሮችን በመከላከል በጎኒዬሽ ጤና እንዲኖረን ያደርጋሉ። ስለዚህ እነዚህን ምግቦች መመገብ ሁሉም ሰው በጣም ጥሩ ነው ብንመገባቸው በጣም አሪፍ ነው በጣም ይጠቅሙናል ማለት ነው። ስለዚህ እነዚህን ምግቦችን እንመገብ እላለሁ ማለት ነው። ሁሉም ሰው እንመገብ ጥሩ ነው። ፍራፍሬ መብላት ፍራፍሬ ላይ ለምሳሌ ጁስ ነገሮችን እናገኛለን። ጁስ ለምሳሌ ከፍራፍሬ ነው የሚዘጋጀው የብርቱካን ጁስ አለ የማንጎ ጁስ አለ የተለያዩ ጁሶች አሉ። እነዚህ ጁሶች ሁላ ከማንጎ የሚዘጋጁ በጣም ምርጥ የሆኑ ለሰው ልጅ ለስለሳ የሆኑ ነገሮች ማለት ነው

ይቅርታ ይላል ይቅርታ የሚለው ቃል ባለ አራት ቃል ሲሆን ይቅር እና ርታ የሚለው ቃል ነው ማለት ነው። ስለዚህ ይቅርታ ስንል ለምሳሌ አንድ የተቀየመን ሰው ወይም አንድን ሰው ሳናውቀው የተቀየመብን ሰው አለ ማለት ነው ስለዚህ ይቅርታ ማልመድ በጣም አሪፍ ነገር ነው ትልቅነት ነው። የሰው ልጅ ሆኖ ይቅርታ የማይጠይቅ ከሆነ ራሱ የሆነ ችግር አለበት ሰው ነው ብዬ አስባለሁ እንደኔ አስተሳሰብ። ምክንያቱም ይቅርታ መጠየቅ ከሁሉም በላይ በብዙ ቦታዎች ላይ እንድንሳተፍ ያደርገናል። ለምሳሌ ይቅርታ መጠየቅ ከሁሉም ቤተ እምነቶች ላይ ስንማር ይቅርታ መጠየቅ ትልቅ ነገር ነው ትልቅ ቦታ ይሰጠዋል ማለት ነው። ስለዚህ ሁሉም ሰው ይቅርታ ብንጠያየቅና ቢጠይቅ በጣም ደስ ይላል። በጣም ይቅርታ ማለት ሰው ልጅን በጣም ይጠቅማል ማለት ነው። ስለዚህ ይቅርታ የሁሉም ቦታ አለው ሁሉም ይቅርታ የምንልበት ሰው አለ። ለምሳሌ ሳናውቀው በንግግራችን ልናስቀይም እንችላለን። አብዛኛው ሰው ንግግረ ክፉ አለ ለምሳሌ ሳናውቅ ስንጫወትም ሰው ልናስቃይም እንችላለን ግን። ቶሎ ዞረን ይቅርታ መጠየቅ አለብን። ስለዚህ ይቅርታ ብንጠይቅ የተሻለ ነው እኛ ጋር የሚቀነስብን ነገር የለም። ይቅርታ መጠየቅ ትልቅነት ነው። አዋቂነት ነው። ስለዚህ ይቅርታ የሚጠይቁ ሰዎች በጣም ሩህሩህ ፀባይ ያላቸው በጣም ለሰው አዛኝ ናቸው። ምክንያቱም ይሄ ሰው ተቀይሞብኛል። ከተቀየመብኝ ደግሞ በጣም ሰው ጋር መኖር አልችልም። ሰው ጋር መግባባት አልችልም ስለዚህ ይቅርታ አንዱ የፀባይ መገለጫ ነው። ብሎ ስለሚያምኑ አብዛኛው ጊዜ ይቅርታ ይጠይቃሉ ማለት ነው። ስለዚህ ይቅርታ የሚጠይቅ ሰው እንደኔ እንደኔ ሀሳብ በጣም ትልቅ ቦታ ነው የምሰጠው ማለት ነው

ካታሮ ኤላን እምበለ ሶስት ቃል ነው። ካታሮ ስናል ለምሳሌ የከተርነው ሰው አለ ማለት ነው። ለምሳሌ ፍቅረኛዬን በስምንት ሰዓት ብቀጥር። የምንገናኘው ቦታ ብነግራት እዛ ቦታ በቀጠርነው ሰዓት ከተገናኘን ምናምን ይባላል። ካታሮ ተከበረ ማለት ነው። ስለዚህ ሁሉም ሰው ካታሮ ላይ በሰአት ቢገኝ ሰዓት ቢከበር አንደኛ መልካም ነው። ይባላል ለምሳሌ የተለያዩ የስራ አጋሮች ሊሆኑ ይችላሉ። ስለዚህ ስራን ለመስራት በሰአቱ ተገናኝቶ መስራት። የተለያዩ ዋናው ነገር የሰው ልጅ እነዚህ ካታሮን አክብሮ መገኘቱ ነው። ስለዚህ ካታሮን ካታሮ የሚያስብለው የሚችለው በሰአቱ እዛ ቦታ ስንገነ ስንገነ ስንገኝ ነው ማለት ነው። ስለዚህ ካታሮ የሚባለው ነገር የሚሰራ። ስለዚህ የሰው ልጅ ሲኖር በአለሙ ላይ የተለያዩ ሊካትር የሚችል ወይም ቃጠሮ ሊይዙባቸው የሚችሉ ነገሮች አሉ ማለት ነው። ስለዚህ እነዚህ ነገሮች ቀጠሮ ተብሎ ይታወቃል።

ወይነ ጠጅ ይላል ወይነ ጠጅ አንድ ቀለም አይነት ነው ብዙ ሰው ሊወደው የሚችል ቀለም ነው ስለዚህ ይሄን ቀለም ብዙ ሰዎች ይወዳሉ ወይንና ጠጅ ነው ስለዚህ ባለ አምስት ፊደል ነው ስለዚህ ወይን ስንል ለምሳሌ የሚጠጣ ነገር አለው ወይን የሚባል ጠጅም አለ ደግሞ ለምሳሌ ወይነ ጠጅ ስንል ሁለቱም ከመጠጥ የተሰየሙ የቃለም ስም ነው ስለዚህ ጠጅ ስንል ለምሳሌ ከማርና ከውሃ ምናምን የሚዘጋጅ ባህላዊ ጠጅ አለ ስለዚህ ከዚህና ከወይን ሁለቱ ቃላት አንድ ላይ ሆኖ ቀለምን ይፈጥራሉ ማለት ነው ስለዚህ ወይነ ጠጅ የሚሉትን ቃለም ይፈጥራሉ ይሄን ቃለም ብዙ ሰው ከመውደድ የተነሳ የተለያዩ ግድግዳዎች ላይ ተቀብቶ አያለው ማለት ነው የተለያዩ ቤት ላይ ለምሳሌ ወይነ ጠጅ ቀለም ይወዳሉ ያስቀባሉ እነዚህ ግድግዳዎች ላይ ተቀብቶ ብዙ ጊዜ አያችኋለሁ ማለት ነው ስለዚህ እነዚህ ወይነ ጠጅ ቀለሞች በጣም ጥሩ ናቸው ተዋዳጅ ናቸው ሁሉም ሰው ሊወዳቸው የሚችሉ ናቸው ለምሳሌ ህፃናት መዋለ ህፃናት ላይ የተለያዩ ስዕሎችን ሲስሉ እነዚህ ቀለማትን ተጠቅሞ ይሰላሉ ለምሳሌ አምባሳ ሊስሉ ይችላሉ ለምሳሌ ቁጥሮችን አንድ ሁለት እነዚህ ህፃን ሊያውቁብህ ከሚችሉ ግድግዳ ላይ በትልቅ ስዕል መዋዕለ ህፃናት ትምህርት ቤት ላይ ይቀባሉ ማለት ነው ስለዚህ እነዚህ ቀለሞች በጣም አሪፍ ናቸው በጣም ደመቅ ብሎ ይታያሉ ስለዚህ ህፃናት ላይ እነዚህ ሰዕሎች በዚህ ወይነ ጠጅ ቀለም ሲጋቡ የሚፈጥሩት ስዕል አለ ማለት ነው ስለዚህ ለምሳሌ የምንጽፈው ወይም የምንስለው ብእርም ሊሆን ይችላል ወይነ ጠጅ ቀለም ስለዚህ ሰው እንደየፍላጎቱ እንደየፍላጎቱ የተለያዩ ቀለማት አሉ ማለት ነው። ለኔም አንደኛ ወይም ቀዳሚ ምርጫዬ ግን ወይነ ጠጅ ቀለም ነው ማለት ነው።

ችሎታ ይላል ችሎታ ማለት እውቀት ሲሆን ችሎታ አብዛኛው ጊዜ የሚገኘው ከማማር ወይም ከሰውን ከመጠየቅ ሰውን ስንጠይቅ ለምሳሌ የማናውቀውን ነገሮች ከችሎታ ካለው ሰው ብንጠይቅ የተሻለ ይሄን ነገር የመረዳት እውቀት ይኖረናል ማለት ነው። ችሎታ ስንል በተለያዩ ቦታ ላይ ልናገኝ የምንችል ነገር ነው። ስለዚህ አሁን ዛሬ ማህበራዊ ገጾች ላይ ችሎታ ልናገኝ እንችላለን እነዚህ ማህበራዊ ገጾችን በመጠቀም ችሎታ ልናገኝ እንችላለን ማለት ነው። ችሎታ ለምሳሌ የምናገኘው ዩቲዩብ ላይ የተለያዩ ምሁራን የሚያስተላልፉት ሀሳብ ላይ ችሎታ እናገኛለን ችሎታ ደግሞ ከማንበብ እናገኛለን ከትምህርት ቤትም እናገኛለን ችሎታ ስንል በሌላ እውቀት ማለት ነው። አዋቂ መሆን አሳቢ መሆን አስተዋይ መሆን ፀባየኛ መሆን አንድ ዋናው ሰውን ትልልቅ ሰዎችን ቤተሰቦችን ወንድም እህትን ማክበር ራሱ ትልቅ ችሎታ ነው። ምክንያቱም እነዚህ ስነ ምግባር መላበስ ራሳችንን በስነ ምግባር የተሟላ በማድረግ ችሎታችንን ከፍ በማድረግ በማሰብ አንድ ሰው በማሰብ ስንል ለምሳሌ ቅድም ያልነውን ቤተሰብን መቅበር አሁን ለምሳሌ ችሎታ ነው። በማሰብ ነው ፀባይኛ ሆኖ ነው ስለዚህ ይሄ ትልቅ ችሎታ ስለሆነ ችሎታ ሊባል ይችላል ማለት ነው ሊባል ይችላል ሳይሆን ይሆናል። ችሎታ ማለት የሰው ልጅ ኑሮውን ሲኖር ነው። ኑሮውን ሲኖር ደግሞ ማህበራዊ ሰው ጋር ተስማምቶ ሲኖር በፍቅር ሲኖር ተሳስቦ ሲኖር የተለያዩ ሀዘንም ደስታም ጊዜ ተሳትፎ ሲኖር ችሎታውን በችሎታው ላይ አዋለ ችሎታውን ተጠቀመበት እንላለን ማለት ነው። ስለዚህ ችሎታ ለሰው ልጅ ትልቅ ውጤት አለው

ቤተሰብ ይላል ቤተሰብ የሚል ቃል በአራት ቃል ሲሆን ቤተሰብ ስንል ለምሳሌ አንድ ቤተሰብ ሲመሰረት መጀመሪያ ከምስረታው ጀምረህ ብናይ ባልና ሚስት የሚባል አለ ወጣቶች በእድሜያቸው ሲኖር ይጋባሉ ከዛ ቤት ቤት ይመሰርታሉ ማለት ነው። ስለዚህ ቤተሰብ ስንል ደግሞ ልጅ ይወልዳሉ ልጅ ደግሞ አንድ ሁለት ሶስት ይወልዳሉ ከዛ ቤተሰብ ይሆናሉ ማለት ነው። ቤተሰብ ስንል ቤተሰብ ብቻ አይደለም ዝምድና ያለው ቤተሰብ ነው ይባላል ለምሳሌ የአጎቴ አክስት ልጅ ቤተሰብ ይባላል ማለት ነው። እንዳንተ ቤተሰብ የሚለውን ቃል ከመውሰድ ይልቅ ቤተሰብ በመተጋገዝ ይኖራል በመረዳደት ለምሳሌ ሀዘን በሚደርስብን ወቅት አንዱን አንዱ በማጽናናት ቤተሰብ ለቤተሰብ በመደጋገፍ ይሄን ችግር ቀን ያልፉታል ማለት ነው። ሌላኛው ደግሞ ቤተሰብ ስንል ቤተሰብ ውስጥ የተለያዩ ግጭቶች በሚፈጠሩበት ወቅት ለባዳ ሳያሰሙ ቤተሰብ ለቤተሰብ ተሰብስቦ ይሄን ግጭት በመፍታት ያስታርቃል ማለት ነው። ስለዚህ ይሄ ደግሞ ትልቅነት ነው ሁሉም ሰው እዚህ ተሳትፎ ቢሳተፍ በጣም ክብር አለው ማለት ነው። ምክንያቱም እዚህ ቤተሰብ ላይ ቢሳተፉ አንድም ክብር ያገኛሉ ሁለተኛ ደግሞ የቤተሰብን ምስጢር ለሌላ ሰው አሳልፎ አለመስጠትን ይማራል ማለት ነው። ስለዚህ ቤተሰብ ውስጥ እንዲህ አይነት ነገሮች በሚፈጠሩበት ወቅት በመስማማት ማስወገድ እንዳለባቸው ይሰማል ማለት ነው። ቤተሰብ ዋናው የተቋቋመለት አላማ እንዲህ አይነት ችግሮች በሚደርሱበት ወቅት ሰው ልጅን እንትን ለማድረግ ነው ማለት ነው። በማስታረቅ በማጣው እንትን ለማለት ነው ስለዚህ ቤተሰብ በሁለት ልጆች በሁለት ሰዎች የተመሰረተ ሰፊና ሰፊ መዋቅር ያለው ቤት ነው ማለት

አዲስ ነገር ይላል በጣም አሪፍ ቃል ነው። አዲስ ነገር ባለ ሶስት ቃል ነው አማርኛ ቃል ነው። አዲስ ስንል አዲስ ግኝት ሊሆን ይችላል። አዳዲስ ነገር አዳዲስ ወሬ ሊሆን ይችላል። አዳዲስ ህይወታችንን የምንጨምረው ነገር ሊሆን ይችላል። አዲስ ስንል በጣም ደስ የሚል ቃል ነው። ምክንያቱም አዲስ ቃል ለምሳሌ አዲስ ነውና። አዲስ ስንል ለምሳሌ ከአለማችን ላይ የተከሰተ አዲስ ሰሞነኛው ነገር ሊሆን ይችላል። ለምሳሌ አዳዲስ ዜናዎች ሊሆን ይችላል። አለም ላይ የምንሰማቸው የኢኮኖሚ ህግ ሊሆን ይችላል የተቀየረ። የተለያዩ የሀገራት ላይ ጦርነት ሊሆኑ ይችላል። አዲስ ነገር ስንል ሰምተን የማናውቀው አዲስ የተፈጠረ ነገር ሊሆን ይችላል። ለምሳሌ ከህይወታችን ላይ አዲስ ነገር ብናገኝ ብንናገር አዲስ ግኝት ልናገኝ እንችላለን። ሳይነሳዊ ግኝቶች ለምሳሌ ሳይንስ ጋር የተያያዙ እነዚህ ፕላኔቶች የሚባሉ እነዚህ የተለያዩ ግኝቶች ሲገኙ። አዲስ ሲባል አዲስ ነገር ከነበረው አሮጌ ነገር ሌላ አዲስ ነገር በህይወታችን ላይ መጨመር ማለት ነው። ስለዚህ አዲስ የሚለውን ቃል ለመስማት ለኔ በጣም ጉጉ ነው። ለምሳሌ አዲስ አመት በምንለው ባህል አለ አለ እኛ አካባቢ። አዲስ የነበረውን አሮጌውን ዘመን ትተን አዲሱን ነገር ለመያዝ የምንጓጓለት እቅድ የምናወጣለት ለዛ ነገር ለምሳሌ አሁን ዛሬ ማታ ከለሊቱ ስድስት ሰዓት ነው። እና ከዛ አዲስ ነው ነገ ሳድር ነገ ቀኔ ለኔ አርብ ነገ አዲስ ነው። ዛሬ ሀሙስ ሱራውና አርብ። ለኔ አዲስ ቀን ነው። ምክንያቱም አዲስ ስራ ነው የምሰራበት አዲስ እቅድ ነው የማቅድበት። ስለዚህ ይሄ ለሁሉም ሰው በጣም ጥሩ ነው። አዲስ ስራ ማግኘት አዲስ ነገር ማግኘት ለሁሉም ሰው ጥሩ ነው ጠቃሚ ነው ብዬ አስባለሁ። ስለዚህ አዲስ ነገር ማግኘት በጣም ጥሩ ነው በጣም መልካም ነገር ነው ብዬ አስባለሁ

በረዶ ይላል በረዶ ማለት የተለያዩ ዝናቦች ወይም ከዝናብ ጊዜ የሚወርደው ነጩ ነገር ነው። ለምሳሌ ሳሜን ዋልታ አካባቢ የሚገኝ የበረዶ ግግር አለ። ስለዚህ ይሄ በረዶ የራሱ ያው ነው ጥቅም አለው። ጉዳትም አለው ለምሳሌ ጉዳትን ብናይ በረዶ በራዶ ያለበት አካባቢ የተለያዩ እንስሳት ብዙ ጊዜ አይኖሩም ማለት ነው። ለምሳሌ በመሬት የሚሳቡ ነገሮች አብዛኛው ጊዜ ላይኖሩ ይችላሉ ማለት ነው። ምክንያቱም በጣም ቀዝቃዛ ስለሆነ። ለምሳሌ በረዳማ አካባቢ የሚኖረው እኔ የማውቀው ድብ የሚባል እንስሳ ብቻ ነው። ለሰው ልጅ ለኑሮም አይመችም። ቅዝቃዜ ነው ቤት ቤት መስራት አይችልም። ቤት መገንባት አንችልም። ለምሳሌ ስኪሞ የሚባል ነገር አለ በአለም በውጭ ሀገር እነዚህ ሰዎች በረዶ ላይ ነው ኖሯቸው ቤታቸው ራሱ በረዶ ነው። ስለዚህ እነሱ ስለለመዱት ነው እንጂ ለሰውን ልጅ ለመኖር የማይመች ቦታ ቢሆን ይሄ በረዶማ ቦታ ነው። በረዶ ሌላ ደግሞ አትክልት ብዙ ጊዜ አይኖርም። ምክንያቱም አትክልት የሚኖረው እምባ በረዶማ ስፍራ ሳይሆን ለም አፈር ካለበት ነውና ስለዚህ ይሄ ለአትክልትም አይመችም ለሰው ልጅ ለንሮም አይመችም። የራሱ የሆነ ጥቅም አለው። ለቴክኖሎጂ እድገት ሊታቅም ይችላል በረዶ የተለያዩ ህይወት የሚይዙ ነገሮችን ልክ እንደ ድብ አይነቶች እንዲኖሩም የሆነ ጥናት ያስፈልገዋል ማለት ነው። ስለዚህ የሰው ልጅ ህይወት ላይ እንዲበረዱ አይነት ነገሮች በጣም ታጸእኖ ይፈጥራሉ። ለምሳሌ ገቢ ለማግኘትም ሆነ የተለያዩ ተሽከርካሪዎች በዛ ለመሄድ አይችሉም ማለት ነው። ምክንያቱም ተሽከርካሪ አብዛኛው ጊዜ በአስፋልት መንገድ ነው እንጂ በረዶ ላይ ሊሄድ ስለማይችል ማለት ነው። ስለዚህ በረዶ በጣም አለምን ብቻዋን ሊያስቀራት ይችላል

እወድሃለሁ ይላል ይሄ ቃል በጣም ፍቅራችንን የምንገልጽበት ነው። መውደዳችንን የምንገልጽበት ነው እወድሃለሁ የሚል ቃል አብዛኛው ጊዜ አብዛኛው ጊዜ የሚጠቀሙት እናትና ልጅ ሊሆን ይችላል። እናት ለልጇ የምትገልጽለት ፍቅር ሊሆን ይችላል። ልጅ ደግሞ እናቱን የሚገልጽበት ልጅ ሊሆን ይችላል። እንዲሁም አባት እናትና አባት ፍቅራቸውን መውደዳቸውን የሚገልጹበት ሊሆን ይችላል። ከልጅ ፊት ርስ በርሳቸው እንዴት እንደሚዋደዱ ልጆች ከዚህ ተምረው ደግሞ ለወደፊት ትዳር ሲይዙ አባት እናትን እንደሚወዳት አድርጎ እንዲወድ። እናት እና አባት የሚያሳዩት ፍቅር ሊሆን ይችላል። የቤተሰብ ፍቅር ለምሳሌ እህት ጋር ወንድሙጋ ወንድም ጋር እህት ጋር የተለያየ ፍቅር ቃላትን እንገልጽ እወድሻለሁ እወድሃለሁ እንበበላለን ማለት ነው። ሌላኛው ደግሞ ከዚህ አለም አሁን በጣም አንደኛነት የሚጠቀሙ ህዝብ ቢኖር ፍቅረኛሞቸ አሁን ለምሳሌ የአንዳንዱ እለት እለት ከሚጠቀሙት ቃል አንዱ ይሄ ነው ማለት ነው። ስለዚህ ወድሻለሁ አፍቅርሻለሁ ይባባላሉ ማለት ነው። ስለዚህ ይሄ ቃል በጣም ጠቃሚ ቃል ነው። ሁሉም መጠቀም አለበት ሁሉም ሰው ይሄን ቃል ቢጠቀም አሪፍ ነው። ምክንያቱም ፍቅራችንን የምንገልጽበት ነው ፍቅራችንን በነጻነት የምንገልጽበት ነው። ሀገርን ፍቅር ሊሆን ይችላል። የቤተሰብን ፍቅር ፍቅረኛህን ሊሆን ይችላል በዚህ ቃል እወድሻለሁ እወድሃለሁ በመባባል ምን ገልጽበት ቃል ሲሆን። ይሀ ቃል ደግሞ በጣም ክቡር ነው። ስለዚህ ሁሉም ሰው ይህችን ቃል ተታቅሞ ብዙ ፍቅርን መግለጽ ይቻላል። በዚች በትንሿ ቃል በዚች አንድ ቃል። ዘላለማዊ ፍቅር መግለጥ ይቻላል ማለት ነው በቤተሰብ ውስጥ ቅድም እንደ ተነጋገርነው። ጓደኛ ስራ መስሪያ ቤት ላይ የተለያዩ ትምህርት ቤት ላይ ይሄን ቃል በመጠቀም የተለያዩ የፍቅር መገለጫዎች ሁኔታዎችን መግለጽ እንችላለን ማለት ነው

እንደምን አዳሩ ይላል ይሄ ሁለት ጋኖ እንደምን ይላል ሁለተኛ ደግሞ አዳሩ የሚል ቃል አለ ማለት ነው። ይሄ አንዱ የሰላምታ ለውብት ሲሆን። ሰላምታ ለምሳሌ ብዙ እንደ ሰዓት ይለያያል ማለት ነው። ለምሳሌ እንደ ምን አዳሩ የሚል ሌሊት አሁን ለምሳሌ ሌሊት ላይ ተለያይተህ አድራህ ጓደኛ ጋር ዘመድ ጋር ነገ ጠዋት ስታገኝ እንዴት አደሩ ጤናህ እንዴት ነው? እንዴት አደሩ ቤተሰብ ሰላም ናችሁ ብለን በሰላምታ ልውውጥ እንለዋወጣለን ማለት ነው። ስለዚህ ከሰላምታ ልውውጥ ቃላት አንዱ ሲሆን በጣም ሁል ጊዜ የምንጠቀመው ነው። ምክንያቱም ይሄ ሰላምታ ልውውጥ የሚጠቅመን ለምሳሌ ቀን ውስጥ አንድ ቀን ውስጥ ስንል አንድ ቀን ውስጥ ሃያ አራት ሰዓት አለ። ሃያ ኣረትሰዓት ደግሞ ጠዋት አካባቢ የምንጠቀመው ቀኑ ለምሳሌ ስድስት ሰዓት ላይ ከቀኑ ስድስት ሰዓት ላይ እንዳምን ወሎ እንላለን ማለት ነው። ውሏችንን እንጠይቅበታለን ማለት ነው ይሄኛው ደግሞ አዳራችንን በሰላም አዳራችንን በጤና ማዳራችንን የኛን የቤተሰብን የምንጠይቅበት ምርጥ ቃል ነው ማለት ምርጥ የሰላምታ ቃል ነው። ስለዚህ ሁሉም ሰው እንዲህ አይነት ቃላትን ቢጠቀምንና የሰላምታ ልውውጣችንን ብናሳድግ በጣም አሪፍ ነው ማለት ነው። ለምሳሌ በዚህ ቃል ጎረቤታችንን እንጠይቅበታለን ሩቅ ያለውን ዘመድ በስልክ በመደወል እንጠይቅበታለን እንዴት አዳራችሁ? ታሽሎ አዳረ በጎ አደረር የታመመውን ሰው ልንጠይቅበት ይችላል። የተለያዩ ችግር ውስጥ ያደረውን ሰው በጎ አደረ እንዴት አደረ ብለን? የምንጠይቅበት ቃል ስለሆነ በጣም ትልቅ ቃል ነው ሁሉም ሰው መጠቀም አለበት ብዬ አስባለሁ። ስለዚህ ለዚህ ቃል በጣም ትልቅ ክብርና ትልቅ አክብሮት ነው ያለኝ እንዲህ አይነት ቃል በመጠቀማችን በጣም ተጠቃሚ ነው የምንሆን ይመስለኛል

ፖሊስ እና ደውል የሚል ቃል አለ አሁንም ፖሊስ ስንል የህግ አካል ህግ አስከባሪ ጸጥታ ጠባቂ እንላለን ማለት ነው። ደውል ስንል ደግሞ ለፖሊስ መናገር መደወል በስልክ ማለት ነው። ስለዚህ ፖሊስ ደውል ስንል ለምሳሌ የተለያዩ ችግሮች ሊደርሱብን ይችላሉ። ግችት ሊሆን ይችላል ለምሳሌ ጓደኛ ጋር ጓደኛ ጋር ቢጋጭብህ አንተ የማስታረቅ አክም ከሌለ ፖሊስ ጋር ደውለን ብዙ ጉዳይ ሳይደርስ ወደ ታቢያ እንዲወስዳችሁ መደወል ማለት ነው። ስለዚህ ይሄ ብቻ አይደለም የተለያዩ ስርኮ በሚፈጽምበት ወቅት ወደ ፖሊስ መደወል የተለያዩ ችግሮች የሚከሰቱበት ከሆነ ፖሊስ በመደወል ይሄን ችግር ያለበትን ቦታ በማሳወቅ ፖሊስ ደርሶ እንዲያረጋጋ ፖሊስ ደርሶ እንዲያስታርቅ ፖሊስ ደርሶ ጉዳት ሳይደርስ እንዲያስጋራ ወደ ፖሊስ መደወል የሚል ማለት ነው። ስለዚህ ይሄ ደግሞ በጣም አሪፍ ነው በጣም አሪፍ ቃል ነው። ስለዚህ ፖሊስ ጋር መደወል የተለያዩ ችግሮች እንዲፈቱ ያደርጋል ማለት ነው። አዳጋ ሳይፈጠር ቀድሞ ፖሊስ ጋር በመደወል የተለያዩ አዳጋ የሚፈጥሩ ነገሮችን ማስቀረት ይቻላል ማለት ነው። ስለዚህ ይሄ ቃል በጣም ተቃሚ ነው ሁሉም ሰው የማድረግ ሀላፊነት አለበት ማለት ነው። ለምሳሌ ሌብነት የሚበዛ ከሆነ ይሄን ሌብነት በፖሊስ በመጠቆም በመደወል ለፖሊስ እንዲያውቅም በማድረግ ሀላፊነትን መወጣት ጥሩ ነው የስነምግባር ጥሩ መገላጫ ነው ማለት ነው። ስለዚህ ሁሉም ሰው እንዲህ አይነት ቃላትን በመጠቀም በመደወል ለፖሊስ ቀድሞ ማሳወቅ አለበት ማለት ነው። ለሚያሳጋ ነገር ካለ ለምሳሌ አካባቢ የጎረቤት ጸጥታ ደህንነት የሚያሳስብ ከሆነ እንደዚሁ ማድረግ ይቻላል ማለት ነው።

ስሜ ነው ይላል። ስሜ እና ነው የሚል ቃል አለ ነው ሁልጊዜ ከቃሉ በኋላ ይመጣል ማለት ነው እንደ አያያዥ ቃላት ነው የሚጠቅመው። ስለዚህ ስሜ ስንል ለምሳሌ እያንዳንዱ ሰው ስም አለው ማለት ነው ስለዚህ ይሄ ስም ደግሞ ስሜ ነው ልንለው እንችላለን የስሜ ባለቤት እኔ ነው። ለምሳሌ ከበደ እባላለሁ ከበደ ማነው ካለ የኔ ስሜ ነው ስሜ እባላለሁ ማለት ነው። ስለዚህ ይሄን ስሜ ነው የሚለውን ቃል የተለያዩ ድርጅቶች ላይ ለምሳሌ ማስታወቂያ ወጣ። እዛ ፈተና ተፈትነህ አልፈሃል ተብሎ ብንለጠፍ። ስማችንን በማፈላለግ አግኝተን ወይም ጓደኛ ደውሎ እንዲህ የሚባል ሰው ታውቃለህ ስሜ የሱ ስም የጓደኛዬ ስም ነው። ስለዚህ ከበደ ይባላል ብለን መናገር እንችላለን ማለት ነው። ስለዚህ አብዛኛው ጊዜ ስሜ ነው የሚል ቃል እንጠቀማለን ስለዚህ ሁሉም ሰው በዚህ መልኩ ቢጠቀም እና ስማችንን ብናውቅ እና የተለያየ ቦታዎች ላይ በምንታከምበት ወቅት ስሜ ነው ብለን። በመናገር ሰው ከሚደናገር ማዳን እንችላለን ማለት ነው። ለምሳሌ ህዝብ በሚበዛበት ህዝብ በሚሰራበት በብዛት ህዝብ በሚኖርበት ቦታ ስማችን በመስታወቂያ መልኩ ቢወጣ። እነዛ ሰዎች አያውቁትም እና ስለዚህ ይሄ ስሜ ነው ብሎ በመናገር እንዲፈልጉ ማድረግ ይቻላል ማለት ነው። ስለዚህ ስሜ ነው የሚል ቃል በዚህ ለመግለጽ ሞክሬያለሁ ማለት ነው። ስለዚህ ሌላ ገለጻ የለውም። እቺ ቃል ሁለት ቃል ጥምር ናት ጥምር ቃላ ናት ወይም አንዷ ነው የምትለዋ አያያዥ ቃል ከፊቱ አለች ማለት ነው ከኋላዋ አለች ከኋላሽ ተከትላለች ማለት ነው።

አጎት ይላል አጎት ማለት ያው አጎታችንን ሲሆን አጎት ማለት የአባትህ ዘመድ ወይም የእናትህ ወንድም ወይም የአባትህ ወንድም ሊሆን ይችላል ማለት ነው። ወንድ ነው አጎት ስንል አጎት ብዙ ጥቅም አለው አጎቴ ለኔ ሚጠቅመኝ ለምሳሌ እንደ ልጅ አድርጎ ነው ያሳደገኝ። ስለዚህ ጥሩ አጎት ነው። አጎቴ ለኔ በጣም ነው ምወደው ልክ እንደ አባቴ ልክ እንደ እናቴ ነው ማየው። ምክንያቱም እኔን አሳድጎኛል አስተምሮኛል ብዙ ነገር እንክብካቤ አድርጎ ነው ልክ እንደ ልጆቹ አርጎ ነው ያስተማረኝ። ስለዚህ ለአጎቴ ትልቅ ክብር ነው ያለኝ ትልቅ እንትን ነው ያለኝ። ስለዚህ ሁሉም አጎቱ እንደኔ ቢወድና እንደኔ ቢያክብር ጥሩ ነው ብዬ አስባለው ማለት ነው። ስለዚህ ለአጎት ያለ ክብር ለኔ በጣም ጥሩ ነው በጣም ጥሩ ነው እንደ ልጅ አድርጎ ስላሳደገኝ። አጎቴን እኔ ምፈልገው እንግዲህ አንድ ቀን እንዳመሰግነው ብቻ ነው ማለት አመስግኜው። ለሱ ያለኝ ክብር ሳልገልፅለት እንትን እንዳልቀር እፈራለው ማለት ነው።

ላክ ይላል ላክ ማለት የሆነ ፋይል ሊሆን ይችላል የሆነ ብር ሊሆን ይችላል ላክ ስንል ከአንድ ሰው ወደ ሌላ የሚሄደው ነገር ሁላ ላክ ወይም ላኪልኝ ወይ ላክልኝ ይላሉ ማለት ነው። ላክ ስንል ለምሳሌ ስልካችን ላይ ያለውን ፋይል የተለያዩ ማህበራዊ ገጾችን ተጠቅመን መላክ ሊሆን ይችላል ለምሳሌ መጽሐፍቶች ሊኖሩ ይችላሉ እነዚህን መጽሐፍቶች ጓደኛዬ ማንበብ ከፈለገ ለምሳሌ በመረጃ መልኩ እልክለታለሁ ማለት ነው። ስለዚህ ላክ ይለኛል እልክለታለሁ ስለዚህ ይሄ ደግሞ መላላኪያ መንገዶች ብዙ ናቸው። ለምሳሌ በድሮ ድሮ ፖስታ ቤትን እንደ መላላኪያ ይጠቀሙ ነበር አባቶቻችን። አሁን አሁን ግን እነዚህ መላላክ የምንጠቀመው ለምሳሌ እንትን ስልኮቻችንን ተጠቅመን ማህበራዊ ገጾችን እንደ ቴሌግራም አይነቶችን እንደ ፌስቡክ አይነቶችን ተጠቅመን እንልካለን ማለት ነው። ለምሳሌ ሌላ ደግሞ የተለያዩ መተግበሪያዎችን ከሞባይላችን በመጠቀም ሀይላችንን ለጓደኛ ለክላስ ጓደኛ እንልካለን ማለት ነው። ማጻፍ ሊሆን ይችላሉ ነገሮችን በመጠቀም ማለት ነው